የሸክላ እቃዎች ትጠቀማለህ? አዎ የሸክላ እቃዎችን እጠቀማለሁ እንግዲህ በቤት ውስጥ ብዙ የሚባሉ የሸክላ ምርት እቃዎች አሉ እንግዲህ ያው በእኛ አካባቢ የሸክላ ማህበረሰብ ወይም ደግሞ የሸክላ እቃ የሚሰሩ ማህበረሰቦች አሉ ማለት ነው እኛ አካባቢ ቅርብ የሚባል አካባቢ እንግዲህ እዛ አካባቢ እንደመሆናችን መጠን የሸክላ እቃዎችን በርካሽ እና በብዛት እናገኛለን ማለት ነው እንግዲህ የሸክላ ሰራተኞች በጥበባቸው ጥበባቸውን ተጠቅመው የተለያዩ የሸክላ እቃዎችን ይሰራሉ ማለት ነው። እንግዲህ ሸክላ ከተለያዩ ከአሸዋ ከተመረጡ አፈሮች እንደዚሁም ደግሞ ከተለያዩ ነገሮች የሚሰራ በጣም የሚያምር ቅርጽ ያለው እና የሚያምር ከለር ያለው የእቃ አይነት ነው ማለት ነው። እንግዲህ የሸክላ እቃ ባህላዊ ከሚባሉና ቆይት ካሉ እቃዎችም መካከል አንዱ እነዋነኛው ነው። ማለት ነው የሸክላ እቃ እንግዲህ በጣም የሚያምር የባህላዊ ውበትን የሚግልጽ በገጠር አካባቢ በስፋት የሚገኝ ነው ማለት ነው። በከተማም አካባቢ ያው አልፎ አልፎ አለ። ግን በብዛት በገጠር አካባቢ የሚገኝ ነው እንግዲህ የሸክላ እቃ። የሸክላ እቃ እንግዲህ በብዛት አለ በእኛ አካባቢ ማለት ነው። ያው በአካባቢው የሽክላ እቃ ሰራተኞችን እንደመኖራቸው መጠን እንግዲህ የሽክላ እቃ ሲባል ብዙዎች የሽክላ እቃዎች አሉ። ለምሳሌ ድስት አለ ድስት ያው ከሽክላ የተሰሩ ድስቶች አሉ ለወጥ መስሪያነት ለስጋ መስሪያ እንደዚሁም ደግሞ ለሌሎች ነገሮች የሚያገለግሉ ያው የዲስቶቹ መጠን ትልቅም ትንሽም የሚባሉ አሉ። ለሰርግ እንደዚሁም ደግሞ ለተለያዩ የልዴት ወይም ደግሞ የተለያዩ በዓላት በሚንኖርበት ለእነሱ ወጥ መስሪያ ወይም ደግሞ ስጋ መቀቀያ አገልግሎት በጣም ትላልቅ የሚባሉ ድስቶች አሉ ማለት ነው። ያው በባለሙያዎቹ ተመጥነው የሚሰሩ እንደዚሁም ደግሞ ለቤት ከሆነ አነሳነስ ያሉ የዲስት ይኖራሉ። ከዛ በተረፈ ምጣድ እንግዲህ ምጣድ ያው በስፋት የሚታውቅ ነው። ምጣድ ለመጋገሪያነት የሚያገለግል እሱም ከሸክላ የሚሰራ ነው በእነዚሁ በሰዎች ሙያ በጥበባቸው ማለት ነው። ከሸክላ የሚሰራ ነው እንግዲህ ምጣድ አብዛኛው ጊዜ ለእንጀራ ወይም ደግሞ ለዳቦ መጋገሪያነት የሚያገለግል የቤት እቃ ነው ማለት ነው። ከዛ በተረፈ እንስራ አለ እንግዲህ እንስራ ማለት ከፍ ያለ እንደቦትል አይነት ነው። እንግዲህ እንስራ የሚባለው እንሰራ ለተለያዮ አገልግሎቶች ይውላል። ለውሃ መቅጃነት ያው እንግዲህ አብዛኛው ጊዜ በገጠር አካባቢ ያሉ ሴቶች በንስራ ነው ውሃ የሚቀዱት እና ለውሃ መቅጃነት ያገለግላል ውሃን አቀዝቅዞና በስነ ስርዓቱ ስለሚያስቀምጥ የውሃውን ጣዕም የሚጣፍጥና ደስ የሚል ያደርገዋል ማለት ነው። እንግዲህ በሽክላ የተቀመጠ ቀዝቃዛ እና ሲጠጡት ደስ የሚል ስሜት ያለው ነው። ከዛ በተረፈ ለትለያዩ እቃዎች ማስቀመጫነት ያገለግላል። ከዛም በዘለል ደግሞ ለወተት መግፊያነት ማለት ነው። እንግዲህ ወተት ተገፍቶ ቅቤው እንደምወጣ ሁሉ በእንስራ ነው ማለት ነው። እንግዲህ ወተት የሚገፋው ያው በእኛ አካባቢ አብዛኛው ጊዜ በእንስራ ነው ወተት የሚገፋው። ለሱም ያገለግላል ማለት ነው። ከዛ ደግሞ ከንስራ ልክ እንደ እንስራ ቅርጽ ያላት ነገር ግን በሳይዝ የሚያንሱ ቶፋ የሚባሉ አሉ እነሱ ቶፋ የሚባሉ ደግሞ ለተለያዩ ነገሮች መቀቀያነት ያገለግላሉ ለን ፍሮ እንዲሁም ለሌላ ለሌላ ነገሮች መቀቀያነት የሚያገለግሉ ውሃ ማሞቂያም የሚያገለግሉ ናቸው ማለት ነው። እንግዲህ ከምጣድ ጋር አብሮ የሚሰራ ጉልቻም አለ ያው ምጣዱ የሚቀመጥበ፤ እሱም ከሸክላ ነው የሚሰራው እንደዚሁም ደግሞ ማዞሪያ የሚባል አለ የእንጀራው የሚጋግርበት ወይም ደግሞ ሊጡ ተይዞ የሚገግርበት ማለት ነው። እንግዲህ እንዲደ ማንቆርቆሪያ ቅርጽ ያላት ሆና በጣም የምታምር እናት ማለት ነው ከዛ በተረፈ ጋቻ አለ የጭስ ማጨሳ ማለት ነው። በቤት ውስጥ የተለያዩ አድሮሶችን ለማጨሳነት የሚያገለግል አለ ማለት ነው እንደውም ደግሞ እንግዲህ ለእሳት ማንደጃ ለክሰል ማንደጃነቴት የሚያገለግል ማለት ነው እንደዚሁ በሸክላ ከሸክላ እንትን እንደዚህ እንደዚህ ነው የመሰሉ እቃዎች አሉ ማለት ነው እንግዲህ በእኛ አካባቢ በጣም በስፋት አብዛኛው ጊዜ ከብረታ ብረት እቃዎች ይልቅ የሽክላ እቃዎችን እንጠቀማለን ወይም ደግሞ እንመርጣለን ማለት ነው። በእነሱ የተሰራው ነገር ከብረት ከተሰሩት ነገሮች ይልቅ የመብሰል እና ቶሎ ደግሞ ያለመብረድ ወይም ደግሞ ቶሎ አይበርዱም ማለት ነው እንግዲህ በእነሱ የተሰራ ነገር ሙቀትን ለብዙ ጊዜ ማቆየት ይችላሉ። በብረት ከሚሰራው ይልቅ በእነሱ ሰርቶ ካስቀመጡ ቶሎ የመቀዝቀዝ እድል ስለሌለው እንግዲህ ያው ትኩስ ይሆናል ማለት ነው። ይሄም ከተለያዩ ቡሽታዎች ለመጠበቅ ያገለግላል። እንግዲህ ሸክላ ምርጥና የባህላዊ ጥበብ የሆነ እቃ ነው እንግዲህ የኛም እነሱን እቃዎች እንጠቀማለን ማለት ነው በጣም አስፈላጊና አገልጋይ ከሚባሉ እቃዎችና የኛን ባህላችን ማንነታችንን ሊገልጹ ከሚችሉ እቃዎች ዋነኞቹና ዋነኞቹ ናቸው ማለት ነው። እንግዲህ የሽክላ እቃዎች እጠቀማለሁ ወይም ደግሞ በቤቴ ውስጥ በብዛት የሸክላ እቃዎች አሉ ማለት ነው።

በእንጨት ማብሰል በእንጨት እሳት ማብሰል ታውቃለህ ወይ? እንግዲህ በእንጨት አዎ እንዲህ ማብሰል አውቃለሁ እሳት አብዛኛውን ጊዜ የሚነደደው በስፋት የሚነደደው እንግዲህ በ እንጨት ነው እንግዲህ ሙሉ በሙሉ ማለት ይቻላል ያው አንዳንዱ በከ አንዳንዴ በክሰል እሳቶች ይነደዳሉ ግን አብዛኛውን ጊዜ ያው ክሰልም ቢሆን የእንጨት ውጤት ነው ስለዚህ እሳት በሙሉ በሙሉ በሚበል ደረጃ በእንጨት ነው የሚነደደው ማለት ነው እንግዲህ እሳቶችን በእንጨት አንድደን የተለያዩ ነገሮችን እናበስራለን ማለት ነው። እኔ አሁን በገጠር አካባቢ እንደመኖሬ እሳቶችን በእንጨት አንድደን የተለያዩ ምግቦችን አብዛኛውን ጊዜ እንግዲህ ሰዓት ከሁሉም በተለየ ለምግብ ማብሰሪያነት ነው የሚያገለግለው ማለት ነው። እንግዲህ ከዛም በተረፈ ያው ብርዲና ክረምት በሚሆንበት ሰዓት ቤቱን ለማመቅ ወይም ደግሞ እኛ ራሳችንን ከቅዝቃዜ ለመዳኒ ቅዝቃዜውን ስሜት ለመቀነስ እሳት ይሞቃል ያው ያኔ በእንጨት ነው እሳት የሚነደደው ማለት ነው። ወይም ደግሞ እንግዲህ አብዛኛውን ጊዜ ለመምግብ ማብሰያነትህ ነው የሚያገለግለው ስጋ ሊሆን ይችላል እንግዲህ ስጋ አብዛኛው ጊዜ ቶሎ የመብሰል አቅም የለውም እንደሌሎች አትክልቶች ወይም ደግሞ እንደሌሎች ምግቦች በርከት ያለ የእንጨት መጠን ሊፈጅ ይችላል ማለት ነው። እና ረዘም ላለ ትንሽ ረዘም ላለ ደቂቃ ወይም ደግሞ ረዘም ላለ ሰዓት ሊቆይ ይችላል ማለት ነው። ስጋ እንግዲህ ስጋ ለማብሰሪያነት እንጨት እንጠቀማለን እንግዲህ ስጋ ለማብሰሪያነት የምንጠቀመው እንጨት እና ሌላ አትክልት ለማብሰሪያነት የምንጠቀመው እንጨት እኩል አይሆንም ማለት ነው። ስጋ ለማብሰል የምንጠቀመው እንጨት በርከት ያለ እንደዚሁም ደግሞ ወፈር ያለ መሆን አለበት ማለት ነው። ምክንያቱም አሁን ለምሳሌ ቀጥን ቀጥን ባሉ ወይም ደግሞ በትንሽ እንጨቶች ለማብሰል ብንሞክር ስጋን አይበስልልንም ማለት ነው። ስለዚህ በርከት ያሉ እንጨ እንጨቶችን በመጠቀም ስጋን እናበስላለን ማለት ነው። ከዛ በተረፈ የተለያዩ አትክልቶች አሉ ለምሳሌ እንደ ጎመን በቀላሉ ልበስ ሊበስሉ የሚችሉ በእንጨት ነው ያው እንደ ጎመን እንደ ድንች እንደዚህ እንደዛ አልፎ አልፎ በቃ አትክልት የሚባሉ ነገሮች አሉ። ከዛ በተረፈ እንጀራ ለመጋገርም ቢሆን ያው እንጨት ያስፈልጋል እንጀራ ለመጋገር እንጨት ያስፈልጋል ግን ከእንጨት በተጨማሪ እንጀራ ለመጋገሪያ ፍግ ያስፈልጋል ፍግ ማለት የው የከብቶች ቆሻሻ ማለት ነው። የከብቶችና ከበጎችና ከከብቶች የምወጣ ቋሻሻ ማለት ነው ያው እሱን በመጠቀም ከእንጨት ጋር አንድ ላይ በማድረግ ለማብሰለያነት ለእንጀራ ማብሰለያነት ለዳቦ ማብሰሊያነት ለነዚህ ለነዚህ እንደዚሁም ለቂጣ ማብሰሊያነት ያገለግላሉ ማለት ነው። በሌላ በኩል እንደገና ቆሎዎችን ለመቁላት ቡና ለመቁላት እንደዚህ እንደዚህ በቃ በቤት ውስጥ ምግብ የተባሉ ነገሮች ወይም ደግሞ እንዲጠጡ ተ የሚችሉ ነገሮችን የሚፈሉበት ወይም ደግሞ የሚበሰሉበት በእንጨት በመሆኑ እንጨትን እንግዲህ ለማብሰያነት እጠቀማለሁ ማለት ነው። ያው እንግዲህ አሁን ለሚጠጣ ሲባል ሊሆን ይችላል የተለያዩ ወተትም ነገር ሊሆን ይችላል ለነሱ ለነሱ እንግዲህ በስፋት ያው እንጨትን ነው ለማብሰሊያነትህ የምንጠቀመው ማለት ነው። እንጨት እንግዲህ ለብዙ ነገር መጠነ ሰፊ ጥቅም ያለው ነው ማለት ነው። እንግዲህ እንጨት ያው ከተለያዩ ነገሮች ይገኛል ከባህር ዛፍ ይገኛል ያው እኛ አካባቢ በሃድራፍ ነው አብዛኛው ጊዜ ያለው በብዛትም ያለው ከዛ ከተለያዩ ከዛ ውጪ ከተለያዩ አጽዋቶች ከተለያዩ የማንኛውም እጽዋቶች ግንድ እንጨት ሲባል እንግዲህ የማንኛውም የማንኛውም እጽዋቶች ግንድ እንጨት ይባላል ማለት ነው። እንግዲህ ከደረቀ በኋላ ያው ለማገዶነት የሚያገለግለው በርጥቡ ለማንደድ ስለሚያስቸግር ወይም ደግሞ እየጨሰ ጭሱ ሊረብሽ ስለሚችል በቤት ውስጥ በደንብ ከደረቀ በኋላ ለማብሰያነት ያገለግላል ማለት ነው። እንግዲህ እንጨት ያው በእንጨት እናበስላለን ወይም ደግሞ በእንጨት ማብሰል አውቃለሁኝ ማለት ነው አብዛኛው ጊዜ በቤት ውስጥ የምንጠቀመው ይሄ ተግባር ነው ማለትም እናቴም ያው የምትጠቀመው ይሄን ተግባር በመሆኑ። እንጨት እሳትን በእንጨት በማያያዝ ወይም እሳትን በእንጨት በማንደድ ለማብሰልያነት እንጠቀማለን ወይም ደግሞ መጠቀም እችላለሁኝ ማለት ነው የምጠቀመውም ተግባር ነው ማለት ነው። ይሄ

በእጅ መሸመን ታውቃለህ እንግዲህ መሸመን ወይም ደግሞ ሽመና ማለት ያው እኔ በእንጂ መሸመን አላውቅም። ምክንያቱም ደግሞ ሙያውም የለኝም ትምህርቱም የለኝም ልምድና ከፍ ያለህ ልምድና ጥበብ ሙያ የሚያስፈልገው ነገር ነው ማለት ነው ዝም ብሎ ማንኛውም ሰው በተራ ሁኔታ የሚያደርገው አይደለም በከፍተኛ ጥበብ። እና በልምድ እንደዚሁም ደግሞ በትምህርት ስለሆነ እኔ ደግሞ እሱን ለመማር እስካሁን ጊዜ ስላልወሰድኩበት ወይም ደግሞ ስላላሰብኩበት የመሸመን ብቃት ወይም ደግሞ መሸመን አልችልም ማለት ነው። እንግዲህ መሸመን ማለት ሸማኔ ይበላሉ ያው ሰሪዎቹ መሸመን ማለት መስራት ነው። ልብስ የተለያዩ ልብሶችን በ ከጥጥ መስራት ነው መሸመን ማለት ያው ሸማኔ የሚባሉ አሉ ደግሞ ሸማኔ የሚባሉት የሚሰሩት ማለት ነው። በልብሶች የሚሰሩት ሰዎች የሰዎች ስም ማለት ነው ሸማኔ ማለት ሰዎችን የሚገልጽ ነው። እንግዲህ ይሄ መሸመን ማለት የተለያዩ የጥበብ ልብሶችን እንግዲህ አብዛኛውን ጊዜ የባህል ልብስ የሚባሉ የጥበብ ልብሶችን በባህላዊ መንገድ በአባቶቻችን የሚሰሩ ናቸው ማለት ነው። እንግዲህ በተለያዩ በፋብሪካ በተለያዩ ዘመናዊ የሆኑ ማቴሪያሎች ተጠቅመው ሳይሆን በዓላችሁ ጥበብ እንግዲህ እነሱ ባላቸሁ እውቀት በተለያዩ ማቴሪያሎች ባህለዊ በሆኑ ማቴሪያሎች ከ ራሳቸው በሰሩት ነው። እንግዲህ ሽመናን ሸምነው የተለያዩ ጥጦችን በመሸመን የተለያዩ እንዴ ጋቢ አለ እኩታ የክብር ልብስ የሚባሉት አብዛኛው ጊዜ የክብር ልብስ በተለያዩ በዓላት በሽምግልና በሰርግ እንደዚሁም ደግሞ በለቅሶ የሚለበሱ አብዛኛውን ጊዜ የክብር ልብስ ተብለው የሚጠሩ እንድ የጥበብ ለ የጥበብ ቃሚስም ሊሆን ይችላል። በተለይ አብዛኛውን ጊዜ ጋቢ በሚባል የምታውቀው ነጭ ነው። እንግዲህ አብዛኛውን ጊዜ ያው በሽመናዬም ምሰሩ ልብሶችህ ነጭ ናቸው ጥጥ ስለሚሰሩ ነጭ ናቸው። አብዛኛው ጊዜ እነሱ የምጠቃለሉበትና ዋና ዋናዎቹ ክብር ልብስ የሚባሉት እንግዲህ ከሱፍ ውጪ ያሉት አብዛኞቹ የክብር ልብስ የሚባሉት በጥጥ የሚሰሩ ከጥጥ የሚሰሩ በሽማኖች በሽመና መልክ የሚሰሩ ናቸው ማለት ነው። እንግዲህ አብዛኛው ጊዜ ያው ኩታ እንደዚሁም ጋቢ እነዚህ ደግሞ ሴቶች አብዛኛው ጊዜ የጥበብ ቀሚስ የሚባል አለ በእኛ አካባቢ እንደ ባህል የሚለበስ እሱ የሚሰራው ከዛ ነው ማለት ነው። እንግዲህ እኔ መሸመን አልችልም ማለት ነው ምክንያቱም ደግሞ ልምዱ ስለሌለኝ ማለት ነው። ይህንን ስራህን ለመስራት ከፍተኛ የሆነ ትምህርት እና ጥበብ እንደዚሁም ደግሞ ልምድ ያስፈልጋል ማለት ነው። እኔ ደግሞ የዚህ ልምድና ጥበብ ባለመኖሬ መሸመን አልችልም ማለት ነው። ይሄም ደግሞ በጣም የሚጎዳ ተግባር ማለት ነው ምክንያቱም ደግሞ ይህንን መሸመን መቻል በጣም አስፈላጊ እና አስፈላጊ ነገር ነው ማለት ነው። የአካባቢ አንድ የአካባቢ ባህል ግልጽ ባህል የሚገልጽ ስራ መስራት በጣም የሚያስደስትና የሚያረካ ነገር በመሆኑ ይሄንን መልመድ በጣም አስፈላጊና ዋነኛ ነገር ነበር። ግን እኔ እስካሁን እስካሁን ይሄንን ማድረግ አልቻልኩም እስኪ ወደፊት ከቻልኩኝ ለመልመድ ወይም ደግሞ ሽመናን ለመስራት የተለያየ የአካባብዎችን ባህል የሚገልጹ የጥበብ ልብሶችን የክብር ልብሶችን ለመስራት እሞክራለሁ ማለት ነው። እንግዲህ ዘመናዊ ተብሎ ከተከፈቱ ቤቶች ይልቅ በዚህ በሽመና የሚሰሩት በባህላዊ መንገድ የራሳቸውን ጠበብ ተጠቅመው የሚሰሩት የልብስ አይነት ያው ከተለያዩ ፋብሪካዎች እንደዚሁም ደግሞ ከተለያዩ ዘመናዊ የልብስ ቤቶች ከእነሱ በላይ የክብር የክብርነት ሁኔታ የሚሰጣቸው ናቸው ማለት ነው። እንግዲህ ሊከበሩም የሚገባቸው በጣም ይሄ የሚያምሩ ደስ የሚሉ የልብስ አይነቶች የሚሰራበት ነው። እንግዲህ ይሄን ይሄን የሚመስሉ የምሰራበት ነው የሽመና ማለት እኔ መሸመን አልችልም ማለት ነው።

ከየት ታገኛለህ እንግዲህ የመጥዕጥ ከተለያዩ ቦታዎች ይገኛል ማለት ነው። ከተለያዩ ስፍራዎች የመጥዕጥ ውሃ ይገኛል እንግዲህ የመጥዕጥ ዉሃ። ጊዜ ተጣርቶ የሚቀርብ ማለት ነው ለመጠጥ ሲባል እንግዲህ ከተለያዩ ባክተሪያዎች ከተለያዩ ነገሮች የጸዳ መሆን ያለ አለበትማለት ነው። ምክንያቱም ከተለያዩ በሽታዎች ተጋላጭ እንዳንሆን በተለይ ደግሞ በውሃ በሽታ የሚመጡ ሊኮሪያና ታይፎይድ አይኑት በሽታዎች ከእነሱ ለመጠበቅ ሲባል እንግዲህ። የመጠጥ ውሃን ከምናገኝበት ቦታ ንፁህና የተጣራ መሆን አለበት ማለት ነው። በዚህ የምትነሳ እንግዲህ የመጠጥ ውሃን መጀመሪያ የምናገኘው ከብዙ አማራጮች እናገኛለን ከምንጭ እናገኛለን። ከምንጭ ነው ዋና መሰረቱ የመጠጥ ውሃ እንግዲህ የምንጭ ውሃ። በቧንቧ መልክ ተዘጋጅቶ ለሰዎች ለመጠጥነት ይውላል ማለት ነው እንግዲህ በተለያዩ ማጣሪያዎች። ተጣርቶ በቧንቧዉሃ መልክ ተሰርቶ ለመጥዕጥነት ይቀርባል ማለት ነው። እንግዲህ ምንጭ ዉሃ ሲባል ከላይ ከሰርፌስ ወይም ደግሞ ከላይ ከመደብ ኖርማል በራሱ ጊዜ ይሄ የሚመነጭ ይሄ ይኖራል ማለት ነው። እንደዚሁም ደግሞ እንደዚሁም ደግሞ ከእንትኖች ከ በመኪና ወይም ደግሞ በሌላ በሰው ሀይሎች ወደ ውስጥ ወደ ከርሰ ምድር ተቆፍሮ። በተለይ ውሃ በሌለበት ውሃ ርዝራዜውም ደግሞ ጨቀጨቅ በሌለበት አካባቢ ውሃ በምጠፋበት አካባቢ ወደ ውስጥ በመኪናዎች ተቆፍሮ ከከርሰ ምድር ይወጣል ማለት ነው። ውሃ እንግዲህ በዛ መልኩም ከከርሰ ምድር ከሚወጣ ውሃም ውሃን ከዛ አውጥቶ በማጣራት ለመጣጥነት ጥቅም ላይ ይሄ ይዋላል ማለት ነው። ውሃ እንግዲህ መሰረቱ መጀመሪያም ዝናብ ነው ከዝናብም እንግዲህ ዝናብ በሚጥል ሰዓት ምንጮች ይመርጫሉ በተለይ ክረምት አካባቢ ላይ አሁን እንደሚስተዋለው ዝናብ በብዛት ስለሚያዘንብ ምንጮች በየቦታው ይመነጫሉ ማለት ነው። እነሱን እንግዲህ ለመተት ውሃነት ያገለግላሉ ማለት ነው። እንግዲህ አሁን ለምሳሌ በቧንባው ያልተሰሩ ዝም ብለው ምንጭ ከኩሬ እንደኩሬ አይነት ምንጮች አሉ። እነሱን እንግዲህ አብዛኛውን ጊዜ ማህበረሰቡ ውሃን አፍልቶና አቀዝቅዞ መጠቀም አለበት። ማለትም እንደዚሁም ደግሞ ማጥለያ በመጠቀም በማጣራት። የምንጠቀመው እንግዲህ ምክንያቱም ደግሞ የተለያዩ በቧንቧዎች የተሰራ እንደ ዝም ደግሞ ውስጡ የማጣሪያ ማቴሪያሎች ያልተገጠሙለት ስለሆነ አብዛኛውን ጊዜ የምንጭ ውሃ። ዝም ብሎ በቧንቧ ካልተሰራ በተለያዩ ነፍሳቶቼ እንትን ያለ ያለበት ሊሆን ስለሚችል ያንን በማፍላትና በማቀጥቀዝ ከነዛ በሽታዎች ራሳችንን በመጠበቅ የመጠጥ ውሃን እናገኛለን ማለት ነው። እንግዲህ ደግሞ ያው ምንጭ የሌለበት አካባቢም አለ ደግሞ እንግዲህ አሁን የ ወንዝ ውሃን ጭምር አጣርተው የሚጠቀሙ አሉ ማለት ነው። አሁን ለምሳሌ እንዴ ኳታርን ብናይ የባህር ውሃ ወይም የሀይቅ ውሃን ጨዋው የበዛበትን ውሃ ሁላ በማጣራት ነው እንግዲህ አብዛኛውን ጊዜ የምትጠቀሙት እና የምንጭ ውሃ ሁል ጊዜ ላይገኝ ይችላል። የባህር ውሃ ወይም ደግሞ የወንዝ ውሃ ወንዝ ማለት እንግዲህ ወራጅ የሚወርዱ ውሃ ነው ከየትኛውም ቦታ መጥቶ ያው መነሻው ምንጭ ቢሆንም ግን በረጅም መንገድ የሚጓዝ ሰፋ ባለመልኩ ሊሆን ይችላል በትንሽ ሁኔታ ሊሆን ይችላል የሚወርድ ወይም ደግሞ ተንቀሳቀሱ ማለት ነው። ከእሱም እንግዲህ በተለያዩ ቴክኖሎጂዎች አጣርተው ውሃን የሚጠቀሙ ሀገራቶች አሉ ማለት ነው። ያው እንዴ ውሃ እጥረታቸው መጠን ማለት ነው ያው ግን ቆሽሽዐ ከየሚያጸዱበት መበተለያየ ማቴራል በቴክኖሎጂ የታገገዘ ስላለ ያን ያክል ጉዳት አያደርስም ማለት ነው። እንዴ እኛ ሀገር ግን ምንጭ ያለበትና የውሃ ችግር የሌለብን ህይወት በውሃ ሀብት ሲበለፀግን በመሆናችን አብዛኛውን ጊዜ የምንጩ ውሃ ወይም ደግሞ በራሱ ጊዜ ከመሬት ውስጥ በሚወጣው የምንጭ ውሃ የመጥዐጥ ውሃችንን የምናገኘው እንግዲህ መጠጣት በዚህ በዚህ መንገድ እናገኛለን ማለት ነው። ያው አብዛኛውን ጊዜ የመጠጥ ውሃ ልክ እንደ ለሰዎችም ሳይሆን ለእንስሶችም እኛ ለምናረባቸው እንስሶችም የመጠጥ ውሃን ፍለጋ መሄዳችን አይቀርም ማለት ነው። እነሱ እንግዲህ ማንኛውንም ዉሃ ጠጥተው እንትን ማለት ይችላሉ ንጹህ ግዴታ ንጹህ መሆን ላይጠበቅበት ይችላል ማለት ነው። ከኩሬ ከታቆረ ውሃ እንደውም ደግሞ ከወንዝ ላይ ቀጥታ የሚጠጡበት አጋጣሚ አለ ማለት ነው። ያው እነሱንም ሊይዛቸው ወይም ደግሞ ሊያጠቃቸው የሚችል በሽታ አለ አልቀት የሚባል ነገር አለ ማለት ነው። ከእሱ በመጠበቅ በተለያዩ እቃዎች እየቀዳን ለማጠጣት እንሞክራለን እንግዲህ የመጠጥ ውሃ በአጠቃላይ ከዚህ ከዚህ ነገሮች የሚገኘው ማለት ነው። አጠቃላይ ለእንስሶችም ሆነ ለሰዎች የመጠጥ ዉህን በዚህ በዚህ መንገድ እናገኛለን ማለትም ሰዎች አብዛኛውን ጊዜ ከምንጭ ሲሆን ለእነሱ ውጪ ደግሞ ከወንዝም ሊሆን ይችላል። ከኩሬም ሊሆን ይችላል ማለት ነው። እንደ ዝም ደግሞ ዝናብ በሚዘንብበት ሰዓት ውሃ በማቆር እንደዚህም ደግሞ በተለያዩ የላስቲክ እቃዎች ውሃ በማጠራቀም ለእንስሶች መጠጥነት ለመዋል እንጠቀምበታለን ማለት ነው። እንግዲህ በዚህ መልኩ የመጥዕጥ ዉሃዎችን እናገኛለን ለሰው ልጆችም በዚህ መልኩ በማጣራትና ንጹህ በማድረግ እንደዞሁም ደግሞ ክሮሊን በመጨመር ቧምቧ ውስጥ ዉሃዉን ንጹህ በማድረግ የመጠጥ ውሃን በዚህ መንገድ ማግኘት እንችላለን።

የገበያ የአካባቢው ገበያ እንዴት ነው? ነው እንግዲህ እኔ አካባቢ ገበያ ሰፋ ያለና ብዙዎችን ተጠቃሚ እንደሁም ደግሞ ለብዙዎች ሰዎች ተደራሽ የሆነ ብዙ ነገሮች የሚካሄዱበት ብዙ ግብይቶች የሚፈጸሙበት እንደዚሁም ደግሞ የተለያዩ ባህላት ያላቸው ሰዎች የሚገናኙበት ሰፋ ያለ ገበያ ነው እንግዲህ እኔ አካባቢ ገበያ በኔ አካባቢ እንግዲህ ብዙ ገበያዎች አሉ ያው ግን ቀረብም ራቅም የሚሉ አሉ ያው የአካባቢው ገበያ ሲባል ለኔ አካባቢ በጣም ቅርብ የሆነ ማለት ነው። እንግዲህ ቅርብ የሚባሉ አንድ ሶስት ገበያዎች አሉ። ሮብ በሶስተኛው ቀን የሚካሄድ ሮብ ገበያ አለ ከዛ ውጪ ቅዳሜ አለ ቅዳሜም እንደዚሁ በስድስተኛው ቀን በሳምንቱ ስድስተኛው ቀን ላይ የሚካሄድ እሁድ እንደዚሁም ደግሞ በሳምንቱ ሰባተኛው ቀን ላይ የሚካሄዱ ገበያዎች አሉ እንግዲህ ከእነዚህ ገበያዎች መካከል ለኔ ቀረብ የሚለው ገበያዬ እሮብ ነው እሮብ ገበያ እንግዲህ የማይቀርበት ምርጥ ገበያ ሰፋ ያለህ ማንኛውንም ነገር ያካተተ ገዢም ሄዶ የሚገዛው የማያጣበት ሰፋ ያለ ሁሉም ነገር የሚመጣበት ገበያ ነው ሻጭም ደግሞ መጥቶ ሽጦ ፍላጎቱን ይሄ የሚያገኝበት ገበያ ነው እንግዲህ እሮብ ገበያ በተለይም ደግሞ በበዓላት አካባቢህ በዓላት ሊመጡ በተቃረቡበት አካባቢህ በጣም የህዝብ በጣም ብዙ ህዝብ የሚመጣበት ከተለያዩ ከሩቅ ሀገሮች ሁሉ የሚመጡበት ነው ማለት ነው እንግዲህ በበዓል ወቅት በዓል ሊደርስ ባለወቅት ለበአል የሚገዙ ለበአል የሚያስፈልጉ ነገሮች አሉ ማለት ነው እነሱን ለመግዛት ከሩቅ ሀገር ሁሉ የሚመጡ ህዝቦች አሉ ማለት ነው እንግዲህ በዛ ሰዓት በጣም ገበያው የሚጨናነቅና ሰው የሚበዛበት ነው፣ እንግዲህ ሁሉም የሚባሉ ሸቀጦች እንደዚሁም ደግሞ እንስሶች እንደዚሁም ደግሞ ያዝር ያዝርት የጥራጥሬ እንደዚሁም ደግሞ ያትክልት እንደዚሁም የልብስ፣ የጫማ አይነቶች ሁሉም የሚባሉ ነገሮች በንግዱ አለም ላይ ያሉ ነገሮች የሚውሉበት ወይም ደግሞ የሰዎች የሚገበያዩበት ገበያ ነው ማለት ነው እንግዲህ ከጥራጥሬ ስንጀምር የባቄላ፣ አተር፣ ግብስ፣ ስንዴ፣ በቆሎ እንደዚሁም ደግሞ ጤፍ ማሽላህ እንደዚሁ እንደዚሁ ያሉት በጣም ብዙ በርከት ያሉት እንደ አብሽ፣ ምስር ያሉ አዝርቶች የሚውሉበት ነው ማለት ነው ከዛ በጨማሪ በአትክልት እነ ድንች፣ ጎመን፣ ብርቱካን፣ ማንጎ፣ ሙዝ እንደዚሁም ደግሞ ሎሚ፣ አቮካዱ እንደዚህ እንደዚህ ያሉህ ካሮት ሸንኮራ አገዳ ሁላ ሳይቀር የሚውሉበት ነው ማለት ነው። በልብስ ደረጃ ስናይ ያው ልብስ የተባሉ በሙሉ በዚያ ገበያ ይውላሉ እንግዲህ በዚህ በእኔ አካባቢ ባለ ገበያ ይውላሉ ማለት ነው ጫማም፣ እንደዚሁም ደግሞ ሌሎች ነገሮችም ይውላሉ ማለት ነው እንግዲህ ማርን ጭምር በተፈጥሮ በንብ ከሚገኙ ማሮች ያው አካባቢያችን የግብሬ የማህበረሰብ እንደመሆኑ እንደውም ደግሞ ለንብ ርባታ ምቹ እንደመሆኑ ንጹህ ማር የሚቀርብበት ገበያ ነው ማለት ነው፤ እንግዲህ ሰዎች ማርን ለመግዛት ሲመርጡ አብዛኛውን ጊዜ ወደ ገበያ መተው ይገዛሉ ማለት ነው። ከዚህ በተጨማሪ በተጨማሪ ቅቤም እንደዚሁ ደግሞ የእንስሶች ውጤት የሆነው ቅቤም እና በጣም በብዙዎች ዘንድ ተወዳጅ የሆነው ቅቤም በገበያ ይውላል ማለት ነው በተለይም ደግሞ በዓል ሰዓታት በሚደርስበት ሰዓት ቅቤ በጣም ተፈላጊ ነው። የከተማ የሰው ወይም ደግሞ የመንግስት ሰራተኞች አብዛኛው ጊዜ ቅቤ ይገዛሉ። ከዚህም በተጨማሪ እንደ እንቁላል ያሉ እንደዚህ በበዓላት ጊዜ ተፈላጊ ሆኖ ወይም ደግሞ በማንኛውም ሰዓት ሊበሉ መብላት ያለባቸው ምግቦች በገበያው ይውላሉ ማለት ነው። ከዚህ በዘለለ እንግዲህ እንደ ዶሮ ከእንሳቶች ስንጀምር ከትንሽ እንሳቶች ስንጀምር ዶሮ በስፋት የሚውልበት ነው ዶሮ እንግዲህ በብዛት በማሽን የተፈለፈሉ ድሮች በ ብዙ በብዛት መቶ ወደ ማህበረሰቡ ተደራሽ የሚሆኑበት እንደዚሁም ደግሞ ማህበረሰቡ እርስ በራሱ አንድ ወይም ደግሞ ሁለት ድሮ በማምጣት የሚገበያይበት ሁኔታ ነው ማለት ነው ከዛ በመቀጠል እንደ በግ ፍየል እንደዚሁም ደግሞ የቀንድ ከብት ገበያ የሚውልበት ነው ማለት ነው እንግዲህ ያው በግና ፍየል አብዛኛውን ጊዜ ለስጋ እንደዚሁም ደግሞ ሴቶችን ለእርባታ ይገዛሉ ሰዎች እንደዚሁም ደግሞ አግደው የተለየ የበለጠ ትርፍ ለማግኘት አድልቦ የበለጠ ትርፍ ለማግኘት የሚገዙበት የሚገያዩበት አለ ማለት ነው ያው በበዓል አካባቢ የሚመጡ ወፈር ወፈር ያሉና ስጋ ሊኖራቸው የሚችሉ በግና ፍየሎች ይመጣሉ፤ በዛን ሰዓት ሰዎች እንግዲህ ብር በደንብ ብር ይዘው ከመጡ የሚፈልጉትን አይነት የስጋ እንስሳ ይዘው ይሄዳሉ ማለት ነው። ከዛ በተጨማሪ የቀንድ ከብቶች እንደ ላም፣ በሬ የመሳሰሉት ይውላሉ ማለት ነው። እንግዲህ በሬም በተለይ ደግሞ በእርሻ ሰዓት አካባቢ በሬዎች በስፋት የሚሉበት ገበያ ነው እርሻ አንደመሆኑ መጠን ገበሬዎች ለመግዛት እንደዚሁም ደግሞ ላሞች እንደዚህ ለወተት ለሽያጭ እንደዚሁ የሚገሉ የሚቀርቡበት ገበያ ነው ማለት ነው። ከዚህ በተጨማሪ የእሁድና የቅዳሜ ገበያዎችም አሉ። ያው እነሱም እንደሮብ ባይሆኑም መጠነ ሰፊ ገበያ ናቸው አንዳንድ ጊዜ አልፎ አልፎ የምሄድባቸው ገበያ ናቸው፣ በብዛት ግን የሮብ ገበያ በአካባቢው ይሄን ሙሉ ገበያዬ ነው በጣም አሪፍና ምቹ የሆነ ገበያ ነው ማለት ነው። እንግዲህ ሮብ

የጫማ ቁጥርህ ስንት ነው? እንግዲህ የጫማ ቁጥር እንደየ ጫማው ይለያያል ሁሉም አይነት ጫማ እኩል ቁጥር አይኖረውም ማለት ነው። የ ሲሊፐር ወይም ደግሞ የሰንደል ጫማ የሚባል አለ። እንደዚሁም ደግሞ በሽፍን ጫማ ሆኖ የተለያዩ ጫማዎች አሉ የላስቲክ ጫማ ወይም ደግሞ ታኪታ የምንለው ከጎማ የሚሰራ ጫማ አለ። እንደዚሁም ሲኒከር የምነውለው ኮምፎርቴብል የሆነ ጫማ አለ ያው እሱ በኮፒውም በኦርጅናሉም ይኖራል እሱ ማተር አያረገውም ቁጥሩን ግን ሲኒከር የሚባል አለ እንደዚሁም ደግሞ። ቆዳ ጫማ የሚባሉ አሉ እንግዲህ ከእነሱ ቆዳ ጫማዎችም እንደዚህ ይለያያሉ ማለት ነው ቁጥራቸውም በዚሁ መጠን የሚለያይበት ሁኔታ አለ። እንግዲህ ሲሊፐር ስንል ከፍ ያለ ቁጥር ነው የሚያስፈልገኝ አሁን ለምሳሌ ሲሊፐር ወይም ደግሞ ሰንድል ጫማ ስል እስከ አርባ ሁለት ድረስ ላደርግ ይችላል ማለት ነው ምክንያቱም ስሊፐር ጫማ ተለቅ ሲሰኝ ደስ ይለኛል። እሱን እለብሳለሁ ከአርባ ሁለት ቁጥር ድረስ ከአርባ አንድ ቁጥር ድረስ ማለት ነው። ታኬታ የሚባለው ደግሞ ይሄ ከጎማ ከላስቲክ የሚሰራው ጫማ ደግሞ እሱን ደግሞ እሱን ደግሞ እሱን ደግሞ እስከ ሰላሳ ዘጠኝ ቁጥር አለብሳለሁ ማለት ነው። አንደዚህም ሲል አርባ ቁጥር የምለብስበት አጋጣሚ አለኝ ማለት ነው። ስለዚህ ይሄ ከሰንድል ጫማ ይለያል ማለት ነው በቁጥሩ ደረጃ። እንደዚሁም ደግሞ ሌላኛው የሲኒከር ደግሞ ኮምፈርቴብል የሆነ አሁን በአለማችን ላይ በስፋት የሚገኘው ማንኛውም ሰው በብዛት የሚለብሰው ጫማ ነው እሱ ደግሞ እስከ አርባ ሁለት እስከ አርባ ሶስት ይሆናል ማለት ነው። ቁጥሩ ያው ቁጥሩ የሁሉም ተመሳሳይ አይደለም ይሄም ደግሞ ከሌሎቹም ጫማ ይለያል ቁጥሩ ማለት ነው እስከ አርባ ሁለት ቁጥር አርባሶስት ቁጥር ጫማ እለብሳለሁ ማለት ነው። ከዚህም በተጨማሪ ቆዳ ጫማዎች ደግሞ አሉ እነሱ ደግሞ በቁጥራቸውም ተለቅ ብሎ ሞዳቸውም ስለሚጠብ ተለቅ ያለ ቁጥር እለብሳለሁ ማለት ነው ከአርባ ሶስት እንደዚሁም አርባ ሶስት አርባ ሁለት ቁጥርም የምለብስበት አጋጣሚ አለኝ ማለት ነው። ቆዳ የሚባሉ ጫማዎችን እንግዲህ እንደዚሁም ሆኖ እንደ ጫማዎቹ መለያየትም ተመሳሳይ ጫማዎቹ ነው ሞዴ ሰፊና ሞዴ ጠባብ የሚባለው አሉ እንግዲህ ሞደ ሰፊ የምንላቸው በቁጥራቸው ትንሽ ሆኖ በስፋታቸው ትልቅ የሚሆኑ ማለት ነው። አሁን ለምሳሌ የላስቲክ ጫማ ሰላሳ ዘጠኝ ወይም አርባ ወይም ሰላሳ ዘጠኝ ቁጥር ይሆነኛል ብያለሁ ግን ሞደ ሰፊ ከሆነ ሰላሳ ስምንት ሆኖ ራሱ ለኔ ልክ ሊሆነኝ ይችላል ማለት ነው። ስለዚህ እንደ ሞደ ወደ ሰፊና እንደ ሞደ ጠባብነቱም ይለያያል ማለት ነው። እንደዚሁም ሌሎቹንም ስናይ እንደዚሁም ሲኒከራንም እንደዚሁም ደግሞ ሰንደል ጫማዎቹንም ስናይ እንደዚህ በሙደ ሰፊና በሙደ ጠባብነታቸው ቁጥራቸው እንትን ሊል ይችላል ማለት ነው ሞደ ጠባብ ሆኖ ቁጥራቸው ትልቅ ሊሆን ይችላል ማለት ነው። በዚህ አጋጣሚ እንግዲህ በዚህ ያው የሰንደል ጫማዎችን እስከ አርባ ሶስት አርባ ሁለት ቁጥር ለብሳለሁ ይሄ ታስቲክ ወይም ደግሞ የታኬታ የጎማ ጫማዎችን አርባ እና ሰላሳ ዘጠኝ ቁጥር ስለብስ የሲኒከር ጫማዎችን። የቆዳ ጫማዎችንም እንደዚሁ አርባ እና አርባ አንድ እንደዚሁም ደግሞ አብዛኛው ጊዜ በቃ አቬሬጅ የምለው የጫማዎቹ ቁጥር ከሰላሳ ዘጠኝ እስከ አርባ ሁለት ነው ማለት ነው። እንግዲህ የተለያዩ ጫማዎች የተለያየ ቢሆንም አቬሬጅ የሚባለው በዚህ መካከል የሚገኙ ነው።

በባዶ እግር መራመድ ታውቃለህ? አዎ ባዶ እግር መራመድ አውቃለሁ ያን ያህል ብዙ ጊዜም መራመድ ባልችልም ግን ባዶ እግሬን መራመድ ያውቃል ወይም ደግሞ እችላለሁ ማለት ነው ያው ስንፈጠር ካለ ጫማ እግራችንን ነው የተፈጠርነው እና ባዶ እግር መራመድ ያን ያክልህ ከባድ ቻሌንጅ አይደለም። ባዶ እግር እራመዳለሁ ነገር ግን ያው ራቅ ያለው ቦታ ወይም ደግሞ አስቸጋሪ ቦታ ለመሄድ ከባድ ነው በዙም ቦታ አልሄድም ያው ባዶ እንደማሄደው አብዛኛውን ግቢ ውስጥ እና ቤት ውስጥ ስሆን ባዶ እግሬን አጋጣሚ ይኖረኛል ማለት ነው ወይም ደግሞ ሆነ ስራ ቦታ ላይ ጫማዬን አውጥቼ ወይም ጫማዬን ማውጣት ወይም የሚሰራበት ቦታ ላይ እንዳወጣሁ ይሄ የድንገት ወዲህ ሆኖ ቦታ ብዙም ርቁ ሳይሆን ቅርብ አካባቢ ልንቀሳቀስ ልሄድ እችላለሁ ማለት ነውና ባዶ እግር መሄድ ያን ያክል ከባድ የሚባል ቻሌንጅ አይደለም ማለት ነው እና ባዶ እግሬን እሄዳለሁ እንግዲህ ባዶ እግሬም ማለት ካለ ጫማ ምንም አይነት ሲልፐርም ይሁን ጫማ ይሁን ካለምንም አይነት ጫማ ባዶ እግር መሄድ ወይም ደግሞ መንቀሳቀስ ማለት ነው እንግዲህ ባዶ እግሬን እኔ መሄድ እችላለሁ ወይም ደግሞ መንቀሳቀስ እችላለሁኝ ለምሳሌ ቤት ውስጥ ሊሆን ይችላል ቤት አሁን ከእቃ ቤት ወደ ሳሎን ከሳሎን ወደ መኝታ ቤት እንደዚሁም ደግሞ ፎቅ ከሆነ ከምድር ቤት ወደ ፎቅ በባዶ እንግዲህ ልወጣ እችላለሁ ማለት ነው ቤት ውስጥ እንደዚሁም ደግሞ በዛው አካባቢ በውጭ በቀይ ለቀይ በዛው በቤቱ አካባቢ ብዙም ሳልርቅ ግቢ ውስጥ በባዶ እግሬ ልንቀሳቀስ እችላለሁ ማለት ነው። አንዳንዴ የባዶ ቡድን ማየት ጥቅምም ይኖረዋል ማለት ነው ለጤና አንዳንዴ የእግር ፈንገሶችን እንትን ለማለት ባዶ እግር መሄድ አንዳንዴ ጠቃሚ ነው ማለት ነው ወይም ደግሞ የሆነ ችግር ካጋጠመ ባዶ እግር ልኬድ ይችላል። አሁን ለምሳሌ እግር በከተ እግሬን ብሰበር አሁን ለምሳሌ የሆነ ሰዓት እግር የምትሰበርኩበት አጋጣሚ ነበረኝ እና ጫማ ለማድረግ በምከለክለኝ ሰዓት ያኔ ባዶ እግሬን ተራምጄ ወይም ደግሞ መራመድ ይችል ነበር መራመድ አውቅ ነበር ማለት ነው ባዶ እግረን እንቀሳቀሳለሁ ወይም ደግሞ ባዶ እግሬን እራመዳለሁኝ ማለት ነው። እንግዲህ ይሄ ማንኛውም ሰው ሊያደርገው የሚችለው ነው በተለይ አሁን በድሮ ሰዎች በድሮ ጊዜ የነበሩ ሰዎች አባቶቻችን በተለይ በገጥር አካባቢ ያሉት ሩቅ መንገድ ሳይቀር በባዶ እግራቸው ነበር ማለት ነው የሚሄዱት። ያው ጫማ የሚባለው ነገር አሁን በቅርብ ጊዜ ነው የመጣው በቅርብ ጊዜም ከመምጣቱ ወዲህ እንግዲህ በጣም ተሻሽሎ የመጣው አሁን አሁን ከቅርብ ጊዜ በጣም በቅርብ ጊዜ ነው እና በፊት ጫማ የማይታወቅበት ጊዜ ነበር ማለት ነው በዛ ጊዜ እንግዲህ ሰዎች በባዶ እግራቸው ነበር አብዛኛውን ጊዜ ተራራ ሸንተረሩን ሀገር አቋርጠው ስንት መንገድ ይሄ የሚሄዱት ማለት ነው እና እኔም በባዶ እግሬ ያን ያክል እንደበፊት ሰዎችም ሩቅ ወይም ደግሞ ብዙ መንገዶችም መጓዝ ባልችልም ግን በቅርብና በቤት አካባቢ ባዶ እግሬን መሄድ እችላለሁኝ ማለት ነው ይሄ የተለመደ ነገር ስለሆነ ባዶ እግር መሄድ ያን ያክልህ እንትን አይልም። ነገር ግን ጥንቃቄ አድርጌ ነው በጣም መጥፎ ባልሆኑ እሾህ ወይም ደግሞ የሆነ ስለታም ነገሮች በለሉበት አካባቢ ነው ማለት ነው ምክንያቱም ደግሞ እነዛ ነገሮች ካገኙኝ ለእግሬ ጉዳት ሊያደርሱ ስለሚችሉ ከእነሱ በመጠንቀቅ ንጹህ ወደ አካባቢ ከእሾሆች ወይም ደግሞ ከሰለታም ነገሮች ንጹህ ወደ በሆነ አካባቢዎች ነው ማለት ነው። የምሄደው ምክንያቱም በእነዛ ነገሮች ቀጥሎ እውቀው እግሬን ለሌላ አደጋ ሊያጋልጠኝ ስለሚችል ማለት ነው። ለምሳሌ አሁን ቫይረስ አሁን ብረታ ብረቶች ካገኘኝ የቫይረስ ራሱ ኤች አይ ቪ የመያዝ አቅም ይኖራል ምክንያቱም ያ እዛ ብረት ላይ በሌላ ሰው የተቆረጠ ከሆነ ቫይረስ ሊኖር የሚችል እኔን የሚቆርጠኝ ከሆነ ለበሽታም ሪስክ ያስወስዳል ባዶ እግር መሄድ ጥንቃቄ በማድረግ ነው። የምሄደው ምክንያቱም በዘፈቀዴ የምራመድ ከሆነ በብዙ ነገሮች ልጠቃ ስለምችል ማለት ነው ምክንያቱም እግሬን ከቨር ያደረገው ወይ ደግሞ ሸፍነው ምንም አይነት ነገር ስላለ ቆዳችን ደግሞ በጣም ስስና ለነገሮች ተጋላጭ በመሆኑ የምትነሳ በማንኛውም ነገር በቀላሉ ሊቀደድ ወይም ደግሞ ሊበሳ ስለሚችል ጥንቃቄ ያስፈልጋል ማለት ነውና። ባዶ እግር መሄድ ያን ያህል በአሪፍ ቦታ ወይም ንጹህ ጽዱ ሆነህ አካባቢ ሳራማ በሆነ ቦታ ከሆነ ያን ያህል ከባድ ላይሆን ይችላል እኔም በእነዚህ በእነዚህ ቦታዎች በተለይም ደግሞ በቤት ውስጥ አዘውትሬ ባዶ እግሬን እሄዳለሁ ማለት ነው ባዶ እግሬ መራመድ ማለት እንግዲህ ካለ ጫማ ንጹህ ባዶ እግር ጫማ ሳይለብሱ ምንም አይነት የእግር ምሽፍኛ ሳይጠቀሙ መሄድ ወይም ደግሞ መራመድ ማለት ነው እኔ ይሄንን ማድረግ እችላለሁኝ ማለት ነው ወይም ደግሞ መራመድ እችላለሁ ማለት ነው

ሾርባ ትወዳለህ ወይ? አው ሾርባ እወዳለሁ እንግዲህ ሾርባ በሀገራችን የሚዘጋጅ ጣፋጭ የሆነ የምግብ ወይም ደግሞ የመጠጣ አይነት ነው። ሾርባ ለሰውነታችን በጣም ጠቃሚ ገንቢ ከመሆኑም አንፃር። ሾርባ በጣም የምወደው የመጠጥ ወይም ደግሞ የምግብ አይነት ማለት ነው። ሸርባ እንግዲህ ከተለያዩ አዝርቶች ይሰራል። ከተለያዩ ጥራጥሬዎች ይሰራል ከስንዴ ይሰራል አጃይስ ከአጃይስ ይሰራል ከገብስ እንደዚም ደግሞ ከሩዝ እንደዚህ እንደዚህ ከመሳሰሉት ይሰራል የአትክልት ሾርባም አለ። በነገራችን ላይ ከተለያዩ አትክልቶች የሚሰራ ሾርባ አለ ማለት ነው። ሾርብ በሌላ በልኩ ከ አሳ ሚስ ይሰራል የአሳ ሾርብ አለ በጣም የሚጣፍጥ እና ለሰውነት በጣም ጠቃሚ የሆነ ነው። እንግዲህ አሳ ሾርባ እኔ እንኳን ጠጥቼ አላውቅም ግን ሲሉ እንደሰማሁት ከሆነ ለሰውነታችን በጣም ጠቃሚ ከሆኑ ምግቦች አንዱ የአሳ ሾርባ እና በጣም ጣፋጭ ነው ብለዋል። እኔ እንግዲህ በአካባቢው የሚገኘው ወይም ደግሞ የምጠቀመው የገብስ የስንዴ የአጃ እንደዚሁም ደግሞ የሩዝ ሾርባ ነው ማለት ነው። እሱን ሾርባ እጠቀማለሁ እንግዲህ። አብዛኛው ጊዜ በከተማም አካባቢ በምግብ ቤቶች ይዘጋጃል ማታ ማታ ሰዎች ይጠጣሉ ማለት ነው። እንግዲህ ሾርባ ከ ከቫይታሚን ጥቅምነቱም አንፃር ብርድ በሚሆን ሰዓት ሙቀትን ለማግኘት ሾርባ ጠቃሚ ከመሆኑም አንፃር በከተማ አካባቢ ማታ ማታ አብዛኛው በተለይ ወጣቶቹ ወጣት ሰዎች ይጠጣሉ ማለት ነው። በምግብ ቤት እየገቡ እንግዲህ ምግብ ቤት ይሰራል ማነው ሸርባ የአተክልትም አለ። እንደዚሁም ደግሞ የነዚህ የጥራጥሬዎች የሾርባ አለ ማለት ነው በዛ በተለይ እንግዲህ በቤት ይሰራል አሁን እኛ ቤት በአብዛኛው ጊዜ በቤት ውስጥ ይሰራል። ያው የሚሰራበትም እንግዲህ በእሳት ነው የሚቀቀለው በእሳት በደንብ ጥራጥሬዎች እስከ ሚበስሉ ወይም ደግሞ ሩዝም ሊሆን ይችላል። ኖርማል እንዳለ ሳይሆን ተከክቶ ነው ተፈጭቶ ማለት ነው። ያው ዱቄት እስከሚሆን ሳይሆን ከዱቄት ከርታ ተደርጎ ወይም በደንብ ሳይልም ለሁለት ለሶስት ተፈርክሶ ነው የሚፈጨው። አብዛኛውን ጊዜ በባህላዊ መንገድ ነው የሚፈጨው በድንጋይ ወፍጮ በሱ ይፈጩና ጥራጥሬዎቹ ሸርባው ይዘጋጃል። ወይም ደግሞ በዘመናዊ ወፍጮም የሚከካበት አለ ክክ ይባላል ያው የሾርባ ክክ ይባላል። የገብስ ሊሆን ይችላል ገብሱ በስነ ስርዓት አሰሩ ከለቀቀ በኋላ ከተመለጠ በኋላ በስነ ስርዓት ተዘጋጅቶ ነው። ስንዴ ደግሞ ያው ከላይ አስቸጋሪ የሆነ ከቨር ስለሌለው ኖርማል ይሆናል እንደዚውም ደሞ ሩዝ በእነዚህ መልኩ ይዘጋጅና በቤት ውስጥ እንግዲህ በእሳት በቶፋ ሊሆን ይችላል። ቶፋ ማለት ከሸክላህ የሚሰራ ከእንስራ አነስ የሚል እቃ ነው። እንድዚዉም ደግሞ በድስት ሊሆን ይችላል በብረትም ሊሆን ይችላል በተለያዩ ብቻ በተለያዩ መያዝ በሚችሉ ማቴሪያሎች የሚበሰል ነው። ሸርባ እንግዲህ ሸርባ በጣም ጣፋጭ ነው ማለት ነው። በእኛ ቤትም ይሰራል ማታ ማታ እንጣጣለን ማለት ነው አብዛኛው ጊዜ ሾርባ የምትጠጣው ማታ ማታ ነው። ምክንያቱም እንቅልፍ በምንወስድበት ሰዓት በ ምግቡ በጣም ሰውነታችን ጠቃሚ ስለሆነ ለሰውነታችን ሰውነታችን የማዳበር አቅም ስላለው እረፍት በምናደርግበት ሰዓት ነው አብዛኛው ጊዜ የሚመክረው እንደዚሁም ደግሞ ሰዎች ሲታመሙ ሾርባ ይሄድላቸዋል ከተማ አካባቢ አሁን ሾርባን ለታመመ ሰው ይወስዳሉ ምክንያቱም ጠጋኝና ከዛ ነገር አዳኝ ስለሆነ በተለይ ደግሞ እንደ ስብራት ምናምን ነገር ከሆነ። ከተማ አካባቢ አሁን በፌርሙስ እያደረጉ ሾርባን ይወስዳሉ አብዛኛው እኔ አይቻለሁ እንደዚህ እንደዚህ አይነት ነገሮች እና ሾርባ በጣም ጠቃሚ ነው። እንደ እኛ ደግሞ ሙስሊም እንደመሆናችን በጾም ሰዓት በጣም በስፋት ከተለመደና አስፈላጊ ከሆነ ምግብ አንዱ ነው እሱ ሸርባ በሙስሊሙ ማህበረሰብ በጾም ሰዓት አይቀርም ከሚባሉ ነገሮች ምግብ አንዱ እሱ ነው። ማታ ማታ ከሌሎች ምግቦች በመቅድም በቅድሚያ ማፍጠሪያ ሰዓት የሚባል ሰዓት ላይ ወይም ደግሞ የመብለያ ሰዓት ከደረሰ በኋላ ወይም ከአስራ ሁለት ከአርባ አካባቢ በኋላ ከሌሎች ምግብ ቀድመን ይልቅ ጽመን ከዋልን በኋላ የሾርባን በመጠጣት እንግዲህ ሰውነታችንን ወደ ነበረበት ወይም ደግሞ በጾም ሳንበላ የዋልነውን ሰውነት ወደ ማገገም ሂደት እንዲወስድልን እንግዲህ ሾርባ መጀመሪያ እንውስዳለን ማለት ነው። ሾርባ እንግዲህ በጣም የምወደው የመጠጥ ወይም የምግብ አይነት ነው። ሾርባን እንግዲህ የወደድኩበት ምክንያት በጣም ስለሚጣፍጥ ወይም ለሰዉነታችን ጠቃሚ ስለሆነም ብቻ ሳይሆን ርካሽ ነው። ከአካባቢያችን ከሚመረቱ አዝርቶች ከተለያዩ ጥራጥሬዎች በቀላሉ መስራት የሚቻል ለመስራት አስቸጋሪ ያለ አይደለ። በዋጋም ደግሞ የኢኮኖሚ ሊጎዳህ የማይችል ነገር ግን ጠቀሜታው ከ ከግንቱ ከዋጋውና ከአካባቢ ከመገኘቱ አንፃር ጠቅሜታው ደግሞ በጣም ከፍ ያለ ላቅ ያለ በመሆኑ በዚህ ምክንያት ሾርባ መጠቀም በጣም ያስደስተኛል። ወይም ደግሞ የምወደው የመጠጥ ወይም ደግሞ የምግብ አይነት ነው ማለት ነው። እንግዲህ ሾርባ በዚህ ምክንያት በጣም ተወደጅ ያደርገዋል ሾርባን እወዳለሁ ወይም ደግሞ እጠጣለሁ ማለት ነው። አብዛኛውን በሚባል ጊዜ ማታ ማታ ሾርባ እየጠጣሁ እተኛለሁ ለዚህም ደግሞ የጤናዬን ሁኔታ የተስተካከለ አድርጎልኛል ማለት ነው። በተለይ ጡንቻዎችን የማዳበር አቅም ስላለው በዛ የልብ ልብንም የማስተካከል ወይም ደግሞ የማከም ብቃት ስላለው እንግዲህ ስኳርና ጨው ተጨምሮብን ነው የሚሰራው በዛም ላይ ደግሞ ጣፋጭ ያረገው የስኳሩ መጠን መኖር ጭምር ነው።

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገሮችን እንግዲህ በአቅሜ በምችለው መጠን በችሎታዬ መጠን የተበላሹ ነገሮችን አስተካክላለሁ። ያው ቀለል የሚባሉ ወይም ደግሞ ቀላል የሚባሉ ነገሮች ያን ያክል ቴክኒካል ያልሆኑ ነገሮችን ያው ከልምድም አንፃር ደግሞ ልምድም ካለኝ ቴክኒካል ሆኖ ነገሮችን ወይም ደግሞ ከበድ የሚሉ ነገሮችን የማስተካክልበት ሁኔታ አለኝ ማለት ነው እንግዲህ እንደልምድ ይወሰናል። ቀለል የሚሉ የምችላቸውን በእኔ አቅም ሊስተካክሉ የሚችሉትን ነገሮችን አስተካክላለሁኝ አሁን ለምሳሌ ቤት ውስጥ የተሰበሩ የምተበላሹ እቃዎችን ሊሆን ይችላል የመስሪያ የመገጣጠሚያ ማቴሪያል ካለ እሱንም በማስተካከል ወይም ደግሞ በመገጣጠም እሱን አስተካክላለሁ ማለት ነው። በሌላ በኩል እንግዲህ ሌላ ቤት ተበላሹ ነገሮችን ለምሳሌ አሁን ለምሳሌ አልጋ የተኛሁበትን አልጋ ተኝቼበት ሳድር ይበላሻል ወይም ደግሞ ምንጣፉ ይበላሻልና እሱን የተበላሸውን ነገር አልጋዬን በስነ ስርዓት በማንጠፍ አስተካክላለሁ ማለት ነው። ይሄ እንግዲህ ማስተካከል ለመቻል ማስተካከል ሲባል ማንኛውንም ነገር የተብራሸ ነገር ማስተካከል ስለሆነ አሁን የተበላሸዉን አልጋ ምንጣፉ የተበለሻሸውን አልጋ አስተካክዬ ማንጠፍ እችላለሁ ማለት ነው። በሌላ በኩል እንደገና የተበለሻሹ ተዘበራርቀው የተቀመጡ ነገሮችን በስነ ስርዓት እቃዎችን ሊሆን ይችላል በስነ ስርዓት አስተካክዬ አስቀምጣለሁኝ ማለት ነው። እንደገና በሌላ በኩል የተበላሹ ነገሮች አሁን ለምሳሌ በኮምፒውተር የተጻፉ ወይም ደግሞ ወደ ኮምፒውተር የተላኩ ፋይሎች ሊሆኑ ይችላሉ እነሱን እንግዲህ ኤዲት በማድረግ እንደገና በስትክክል ወይም ደግሞ ተነ ሊነበቡ ለሚችሉ ወይም ደግሞ በሰነ ስርዓቱ እንዲጻፉ አድርጌ የነሱን ነገሮች አስተካክላለሁኝ። ማለት ፎቶ ሊሆን ይችላሉ እነሱንም ደግሞ በስልክ ኤዲት ማድረግ የተበላሹ ከት ተደርጎ መወጣት ያሉባቸው ነገሮች ተቆርጠው መወጣት ያሉበት ነገሮች ወይም ደግሞ የተለያዩ ነገሮች ይኖራሉ ማለት ነው እሱን እሱን አስተካክላለሁኝ ደግሞ ኤዲት ማድረግ እችላለሁ ማለት ነው። እንግዲህ እሱ የተበላሸውን መጽሐፍ ሊሆን ይችላል ዶክመንት ሊሆን ይችላል እንደዚሁም ፎቶ ሊሆን ይችላል እሱን አስተካክላለሁ ማለት ነው። በሌላ በኩል እንግዲህ የተበላሸ ነገር ማስተካከል ማለት አሁን ለምሳሌ ይሄን ልብስ ሊሆን ይችላል ልብሶች የቅርጻቸው ጠፍቶ ተበላሽቶ ሊሆን ይችላል እሱን እንግዲህ በካውያ በመተኮስ አስተካክዬ ወደ ነበረበት በስነ ስርዓት በማጣፍ በስነ ስርዓት አስቀምጣለሁ ማለት ነው። እሱ እንግዲህ የተበላሸ ይቅርጹን ያጣ ለመለበስ አስቸገሪ ወይም ደግሞ የሚያስጠላ የሆኑ ልብሶችን በዚህ መንገድ በልብስ መተኮሻ ወይም ደግሞ በካውያ በመተኮስ የተበላሹ ልብሶችን አስተካክላለሁኝ ማለት ነው። እንደገና ደግሞ በሌላ በኩል እኔ ተበላሸ ማስተካከል በሚለው እንግዲህ የተለያዩ ማቴሪያሎች ወይም ደግሞ እቃዎች አሉ አሁን ለምሳሌ ቻርጀር ሊሆን ይችላል የቻርጀር ከተቆረጠብኝ ወይም ደግሞ ኤርፎን ሊሆን ይችላል ከተቆረጠብኝ የተቆረጠውን እንደገና በመቀጠል ሽቦና ሽቦዎችን ፖዘቲቭን ከፖዘቲቭ ኔጌቲቭን ከኔጌቲቭ አድርጌ በማስተካከል ኤርፎኑን እንዲገና እንዲሰራ ወይም ደግሞ ቻርጀር ሊሆንም ይችላል እንዲገና ግልግሎት እንዲሰጥ አደርጋለሁ ማለት ነው ያንንም ደግሞ ማስተካከል የምችልበት አጋጣሚ አለኝ ማለት ነው። እንደዚሁም ደግሞ ይሄ አሁን ለምሳሌ ቤት ላይ የቤት በሮች ወይም ደግሞ መስኮቶች ሊበላሹ ይችላሉ ዘለበታቸው ከኋላ ሊለቅ ይችላል ወይም ደግሞ የመሰበር የመሰነጣጠቅ ችግር ሊይጋጥማችሁ ይችላል ሊበላሽ ይችላል ማለት ነው እሱን እንግዲህ በተለያዩ መጠገኛዎች በመጠቀም የተለያዩ ማቴሪያሎችን በመጠቀም የነሱን ብልሽት አስተካክዬ ወደነበረበት ተግባሩ እንዲመለስ ወይም ደግሞ በስትክክህ እንዲሰራ አደርጋለሁ ማለት ነው። እንግዲህ እነዚህ እነዚህ ብዙ የተበላሹ የሆኑ ነገሮችን ለምሳሌ የተለያዩ የሳጥን ብሎኖች ወይም ደግሞ የመኪና ብሎኖችም ሊሆን ይችላል ማስተካከል ማለት እንግዲህ የተበላሹ ነገሮችን ማስተካከል ወይም ደግሞ የላሉ ብሎኖችን ማጥበቅ ሊሆን ይችላል እነሱን በማጥበቅ አስተካክላለሁ ማለት ነው። በፊት የነበሩ በፊት ተስተካክሎ የነበሩ ግን በሆነ አጋጣሚ በተለያዩ ጉዳቶች የተበላሹን ነገር ማስተካከል ማለት የተበላሸ ነገር ማስተካከል ማለት አንድ ነገር አንድ ማድረግ ወይም ደግሞ የሆነ ነገር ነበረ ያ በሆነ አጋጣሚ ተበላሸ ከዛ ወደ የነበረበት መመለስ ማለት ነው ማስተካከል ወደዛ ሪጀነሬት ማድረግ እንደገና መመለስ ወይም ደግሞ ወደ የነበረበት ማድረግ ማስተካከል ስለሆነ እንግዲህ በምችለው አቅም ወይም ደግሞ እኔ ማስተካከል የምችላቸውን አቅም የምችላቸውን ነገሮች አስተካክዬ እንደገና ጥቅም እንዲሰጡ አደርጋለሁ ማለት ነው። ነገር ግን ማስተካከል የማልችለውን ነገር አስተካክላለሁ ብዬ ይብሱኑ ሪስክ አልወስድም ማለት ነው ምክንያቱም ሁሉም በችሎታ ስለሚሆን እንግዲህ እንደነዚህ እንደዚህ አይነቶችን ማስተካከል እችላለሁ እያስተካክልኩ እጠቀማለሁ ወይም ደግሞ ለሰዎች አስተካክዬ በመስጠት ሰዎችን እረዳለሁ ወይም ደግሞ እኔ አስተካክዬ እንደገና ግቢ ማግኘትም እችላለሁ ማለት ነው። አሁን ለምሳሌ የተበላሹ ነገሮችን የተበላሹ ነገሮችን በመሰብሰብ በጣም ወደቁ የተባሉ ነገሮችን በመሰብሰብ እንደገና በማስተካከል የገቢ ምንጭ ማድረግ ይቻላል ማለት ነው። አሁን ቁራሌዎች እንደሚያደርጉት ጭምር ማለት ነው አሁን ቁራሌዎች ሰብስቦ የተበላሹ ወደ አዲስ እንደነበረበት ያደርጋሉና እንደዛ እንደማድረግ ስለሆነ እኔም የምትበላሹ ነገሮችን በመሰብሰብ እንደገና ጥቅም ላይ ለማዋል እሞክራለሁ ወይም ደግሞ እችላለሁ

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ ያው ስትወጣ አንደሚሆነው ባይሆንም ስትጠልቅ ማየት ያስደስተኛል ደስ ይለኛል ምክንያቱም ደሞ ማታ አካባቢ ላይ ፀሀይ ልትጠልቅ አካባቢ ላይ ቀዝቃዛማ እና ነፋሻማ ደስ የሚል የአየር ሁኔታ ስለሚኖር ያው እኔም እውጭ ላይ ተቀምጬ እንግዲህ አየር ለመቀበል በምሆንበት ሰዓት ፀሀይን ስትጠልቅ አያታለሁ ማለት ነው። እንግዲህ ፀሀይ ስትጠልቅ በሰማዩ ላይ የተለያየ ከለር ልታሳይት ትችላለች እንግዲህ ቀይ አይነት እንደ ብርቱካናማ አይነት እሚያምር ከለር በሰማዩ ላይ ታሰያለች ማለት ነው። በጣም ይሄም ደስ የሚል ከለር ስለሆነ እሱን ከለር መመልከት በመውጣት ፀሀይ እንግዲህ ስትጠልቅ ማያት መመልከት እችላለሁኝ ማለት ነው። እንግዲህ ፀሀይ ፀሀይ ቀን ሙሉ ፀሀይ ውላ ማታ ስትጠልቅ ወይም የመጨረሻዋን መግቢያዋ ሲደርስ እሷን መመልከት በጣም ያስተሳልፍ ማለት ነው። ምክንያቱም መጪው ጨለማ ወይም ደሞ ፀሀይ የሌለበት ስለሆነ ፀሀይ ደግሞ ስለምትናፈቅ እሷን በናፍቆት በአይን ለመሸኘትም ጭምር እንግዲህ ማታ ስትጠልቅ ማየት ያስደስታል ያው በሰማይ ላይ ከምታሳየውም ከለር አንፃር ማለት ነው። እንግዲህ ፀሀይ ማለት በጣም ብዙ ጥቅም የምትሰጥ ናት ነገር ግን ማታ ላይ ስለምትጠፋ እሷን መመልከት በጣም ያስደስተኛል ወይም ደግሞ ደስ ይለኛል ማለት ነው። ማታ ማታ አብዛኛውን ጊዜ ተግባሮቼ ከሆኑት ነገሮች ውስጥ አንዱ ነው ያው ከስራ በወጣው ሰዓት ወይም እረፍት በምሆንበት ሰዓት በቤት አካባቢ በመሆን ወይም ደሞ በተለያዩ ተራሮች ላይ በመሆን ፀሀይዋ እስከመጨረሻ ድረስ የምትጠልቅበት ቦታ በሚያሳይ እሚያሳይ ቦታ ላይ በመሆን እንግዲህ ፀሀይን እስከመጨረሻው አገባቧን አያለሁ ማለት ነው። ስራ ውየ ሊሆን ይችላል ስራ ውዬ ቢደክመኝም እንኳን ፀሀይ ስትገባ ለማየት በመጓጓቴ ጭምር ተለያዩ ቦታዎች ላይ በመሆን ፀሀይ የምትገባበትን የሚያሳይ ቦታ የማይካልል ተራራ የማይጋርደው ወይም ደሞ ከፍ ያለ ተራራ ላይ በመሆን እመለከታለሁ ማለት ነው። እንግዲህ ማታ ማታ እሷ እስከምትገባ ድረስ ደስ የሚል የአየር ሁኔታ ነው ማለት ነው አካባቢው ጸጥ የማለት ስሜት አለው። እንግዲህ ቀኑ ሄዶ ሌሊት የሚተካበት ወይም ደሞ ጨለማ የሚተካበት ሰዓት እንደመሆኑም አንፃር የሰው ልጅ ወደ ቤት የሚገባበት ወይም ደሞ ቀን ሲንቀሳቀሱ የዋሉ ፍጥረቶች ሁሉ ወደ ቤት የሚገቡበት ሰዓት እንደመሆኑም አንፃር ያንን ያንን ለማመልከትም በምወጣበት ጊዜ እንግዲህ ፀሀይ ስትጠልቅ እመለከታለሁ ማለት ነው። ወጥቼ እንግዲህ በዛን ሰዓት ፀሀይ ስትጠልቅ ሌሎች የተለያዩ የዱራራዎች የሚመጡበትን ሰዓት እንደመሆኑ መጠን አንዱ ሰዓት ጨረቃ እንግዲህ የምትረከብበት ነው ፀሀይ ተረክክባ ጨረቃ ደግሞ የምትረከምበት ሰዓት ነው። እንደዚሁም ደግሞ ዳመና የሚሆን ከሆነ ላይኖር ይችላል ጨረቃ ማለት ነው። እንግዲህ ፀሀይን ለመመርከት በምወጣበት አጋጣሚ ላላያትም እችላለሁ ምክንያቱም ደግሞ አሁን ከረምት አካባቢ ላይ በተለይ ፀሀይ ስትገባም ስሆነ ስትወጣም የማትታይበት አጋጣሚ አለ በጣም ደመናማ ዝናባማ ከመሆኑ አንፃር ሙሉ ቀን ፀሀይ የማይታይበትንም ቀን ሊፈጠር ይችላል ማለት ነው። ህጉም ወይም ደሞ ጭጋግ ደመናማ በሚሆንበት ሰዓት የዛኔ ለማየት ከባድ በመሆኑ አንፃር ለማየት ብወድም ብጓጓም ያኔ ማየት ላልችል እችላለሁ ወይም ደግሞ የማላይበት አጋጣሚ ይፈጥራል ማለት ነው። በተለይ ክረምት አካባቢ ላይ እኛ አካባቢ በጣም ዝናብ ስለሚበዛ ደመናማ ስለሚሆን ፀሀይን ለማየት ስትጠልቅ ይቅርና በጠራራ ፀሀይ ወይም ደሞ እኩለ ቀን ላይ እንኳን ለማየት አዳጋች የሚሆንበት ሁኔታ አለ። ነገር ግን አብዛኛውን በበጋ ክፍል ፀሀይ ስትጠልቅም ሆነ ስትወጣ ለማየት ግልጽና አመቺ በመሆኑ እንግዲህ ፀሀይን ስትጠልቅ ማየት በጣም ከሚያስደስተኝ ተግባሮች አንዱም ነው። ከሚያስደስቱኝ የመዝናናት ተግባሮቶችም አንዱ ነው የመዝናኛ አንዱ አካሌ ፀሀይ ስትጠልቅ ማየት ነው። እንግዲህ ፀሀይን ስትጠልቅ ማየት ያስደስተኛል ወይም ደግሞ መመልከት እወዳለሁኝ ማለት ነው።

ሳንቲም ትቆጥባለህ ወይ? ሳንቲም ማለት እንግዲህ ብር ማለት ነው አንድ የአንደኛው የብር ኖት ነው ሳንቲም ሳንቲም የሚባለው እንግዲህ እንደኛ ሀገር እንደ ኢትዮጵያ የአንድ ብር ሳንቲም አለ። የሃምሳ ሳንቲም ሳንቲም አለ የሃያ ሳንቲም አለ። የአስር ሳንቲም እና ሃያ አምስት ሳንቲም ነበር አሁን ግን ጠፍተዋል ይሄ ጠፍቷል። አብዛኛው ጊዜ አሁን ያለው የአንድ ብር ሳንቲም ነው ሌሎቹ የወረቀት ብር ኖቶች ናቸው። ሳንቲም ማለት እንግዲህ እሱ ነው ከብረት የሚሰራ ጠንከር ያለ ሊሰበር የማይችል ወይም ሊበሰብስ የማይችል ነው ነገር ነገር ግን ሊበላሽ ይችላል ሊጠቁር ይችላል በተለያዩ ነገሮች። እንግዲህ በፊት የድንጋይ ብር የሚባለው ትላልቅ ሳንቲም ነበረ እሱ ጠፍቷል አሁን ላይ። አሁን በቅርብ ጊዜ ግን የሃያ አምስት ሳንቲም እና የሃምሳ ሳንቲም የሚባሉ ኖቶችም ነበሩ እነሱን እንግዲህ። እቆጥባለው እነሱን በማጠራቀም ትንሽ ይሄንን ነገር በማጠራቀም ነውና ወደ ብዙ ማሳደግ የሚቻለው እንግዲህ እነሱን በማጠራቀም ወይም እነሱን በመቆጠብ። ሌላ ትልቅ ትንሽ ነገርን በማጠራቀም ከትልቅ ነገርን ማሳካት ይቻላል ማለት ነው እንግዲህ ለዚህም የብዙዎች ምሳሌ ነው ማለት ነው። ከትንሽ ነገር ተነስተው ትልቅ ደረጃ የደረሱ ከሳንቲም ተነስተው የህንፃ የመኪኖች ባለቤት የድርጅቶች ባለቤት የሆኑ ብዙዎች ናቸውና። ማንም በተፈጥሮ ትልቅ ብር ወይም ደግሞ ብዙ ነገር ተሰጥቶት የተፈጠረ የለም እና ሁሉም ከሰንቲም በመነሳት በማጠራቀም ነው። የከፍተኛ ደረጃ የሚደርሰውና እኔም ሳንቲሞችን በመቆጠብ የሆነ ትልቅ ነገር ለማድረግ እፈልጋለሁ ማለት ነው። እነሱንም እቆጥባለሁ ማለት ነው። ምንም እንኳን አንድ አንድ ብር ቢሆኑም ሲጠራቀሙ ግን ብዙ ነገር ማድረግ ይችላሉ ማለት ነው። እንዲህ በማጠራቀም ለለታዊም ችግር ሊሆን ይችላል። ሌላም ነገር ለማከናወን ሊሆን ይችላል ለተለያዩ ነገሮች ለዝግጅትም ጭምር ሊሆን ይችላል። ሳንቲሞችን በማጠራቀም ያን ማከናወን ይቻላል ማለት ነው ከታገሱና ብዙ እስከሚሆኑ ከገበቁ ሳንቲሞች ብዙ የማድረግ አቅም አላቸው ማለት ነው። እንግዲህ ሳንቲሞችን ከማጥፋት ይልቅ ማጠራቀሙ የተሻለና የወደፊት ህይወት ዋስትና ሊሰጡ ይችላሉ ማለት ነው። ትንሽ ናቸው ወይም ደግሞ ሳንቲም ናቸው ብለን ንቀን ከመተው ይልቅ እነሱን በማጠራቀም የሚሰጡትን ጥቅም ወይም ደግሞ ወደፊት ያላቸውን አገልግሎት መመልከት እንደዚሁም ደግሞ በዛ የተለወጡ ሰዎችን ማየት። አስፈላጊ ነውና እኔም እንግዲህ ከነዛ ሰዎች በትንሽ ነገር ተነስተው ትልቅ ደረጃ ከደረሱ ሰዎች መሆን ስለምፈልግ እንግዲህ ሳንቲምሞችን ለመቆጠብ እፈልጋለሁ ማለት ነው። እንግዲህ ሳንቲም ሲባል ያው የብር ኖት ነው ብር መገበያየነት የሚያገለግል ነው የተለያዩ እቃዎችን መግዛት የሚችል ነው። አንድ ሳንቲም ብቻውን እቃን ሊገዛ ላይችል ይችላል ነገር ግን ሲጠራቀሙ ወይም ደግሞ ብዙ ሲሆኑ እቃዎችን መግዛት ይችላሉ የፈለግነውን ተግባር ሊያከናውኑን ስለሚችሉ ለዛ ለዛ ሲባል ሳንቲሞችን ማጠራቀም አስፈላጊ ነው ማለት ነው። በዚህ የምትነሳ እንግዲህ ሳንቲሞችን እቆጥባለሁ ወይም ደግሞ አጠራቅማለሁ። ሳንቲሞችን እንግዲህ ቤት ውስጥ ሊሆን ይችላል በተለያዩ ሳጥኖች ልንቆጥብ ልቆጥብ እችላለሁኝ እንዳስፈላጊነቱ ደግሞ ባንክ ቤትም ልቆጥብ እችላለሁ በተለያዩ የቁጠባ አማራጮች መቆጠብ ማለት ነው። እንግዲህ ቁጠባ ማለት መቆጠብ ማለት እንግዲህ አሁን አስቀምጦ ካለን የገቢ ላይ በመቀነስ አስቀምጠን ለነገ ህይወታችን ዋስትና ወይም ደግሞ ለነገ አስፈላጊ በጣም አንገብጋቢ ለሆኑ ነገሮች ችግሮች ሊያጋጥሙ ይችላሉ ለነዛ ለነዛ ተግባር ማዋያነት ማስቀመጥ ማለት ነው። ከምናገኘው ገቢ ላይ ለምሳሌ አስር ብር የምናገኝ ከሆነ ሁለት ብር አስቀምጠን ሁለት የሳንቲም ብሮችን አስቀምጠን እነዛ እንግዲህ ለሳምንት ለወር እንዲህ እንደዚሁም ደግሞ ለአመታት ሲቀመጡ ብዙ በመሆን እንግዲህ የምንደርስብን አደጋ ወይም ደግሞ የምንፈልገውን ተግባር ለማከናወን ወይም ደግሞ ለመፈጸም አዳጋች አይሆንብንም ማለት ነው። ነገር ግን አባካኝ ከሆነ አይ አንድ ብር ምን ይሰራል? ቆጥቤዎስ ምን ይሰራል? እንዴት ሲል አድርገው ብለን ዝም ብለን የምንጠላው ወይም ደግሞ አልባሌ ነገር የምናደርግበት ከሆነህ ግን ያ ከመጠራቀም ይልቅ ለት ከእለት እየጠፋ ለነግም ህይወታችን የሚሆን ነገር አይኖረንም ማለት ነው። እንደዛሬውም ደግሞ አንድ ብር ከማጥፋት ይልቅ ምንም ነገር ላይሰራ ይችላል አንድ ብር ግን በትንሽ ነገር በማይረባ ነገር ከማጥፋት አጠራቅመን ብዙ በማድረግ ከፍ ያሉ ነገሮችን ማድረግ ስለምንችል እንደዛ ብዬ ስለማስብ የኔ አስተሳሰብ እንደዛ ስለሆነ ሳንቲሞችን እቆጥባለሁ ትንሽ ነው ወይም ደግሞ ትልቅ ነው ብዬ አልቅም ማለት ነው። ሁሉንም ነገር በምትጠራቀም ወይም ደግሞ ለሁሉም ነገር ትዕግስት አለው ብዬ ስለማስብ ሳንቲሞችን በመቆጠብ ወደ ዶላር ከፍ ማድረግ ይቻላል። ሳንቲሞችን በመቆጠብ ከፍ ወደ ሚሊየን ወደ ሺዎች ወይም ደግሞ ሆደ መቶዎች ከፍ በማድረግ እንግዲህ የፈለግነውን የፈለኩትን ማድረግ እችላለሁ ብዬ ስለማስብ ሳንቲሞችን እቆጥባለሁ ማለት ነው። ሳንቲም እንግዲህ የወረቀት ኖት አይደለም ሳንቲም የሚባለው ኔቸሪ በከብረት የሚሰራ ነው። ከብረት የሚሰራ እንግዲህ እንዲህ ሀገሩ ይለያያል። ኖቱ ይለያያል። ቅርጹ ይለያያል እና እንደኛ አንድ ኢትዮጵያ አሁን ላይ በስፋት ያለው የአንድ ብር ኖት ነው ማለት ነው። የአንድ ብር የሳንቲም ኖት ስለሆነ እሱን ቆጥቤ በአግባቡ እጠቀማለሁኝ ማለት ነው። አንድ

ገንፎ በላለሁ ያው ገንፎ በላለሁ እንግዲህ ገንፎ በጣም ጣፋጭና ተፈላጊ የሆነ የምግብ አይነት ነው ማለት ነው። እንግዲህ ገንፎ በአካባቢያችን በቀላሉ በእናቶቻችን ሊሰራ የሚችል የምግብ አይነት ነው። እንግዲህ ገንፎ በባህላዊ መንገድ አብዛኛውን ጊዜ ይሰራል ማለት ነው። ከዱቄት ነው የሚሰራው ከተለያዩ እህሎች ዱቄት ተበስሮህ በዲስት ወይም ደግሞ በብረዲስት የሚሰራ ነው ማለት ነው። እንግዲህ እንግዲህ ገንፎ ማለት እንግዲህ በተለያዩ ሁኔታዎች ላይ ይሄ ይሰራል ማለት ማነው? ከተለያዩ ጥራጥሬዎች ዱቄት የሚሰራ ነው ከስንዴ ሊሆን ይችላል ከግብስ ከጤፍ ሊሆን ይችላል ከተለያዩ ነገሮች ይሰራል። እንግዲህ ገንፎ ማለት ረጠብ ያለ ለስለስ ያለ ጣፋጭ ሆነ ለሰውነታችን ስንበላው ምቹት ሊሰጠን የሚችል ሀይል የሚሰጠን ነው ማለት ነው። እንግዲህ ገንፎ ማለት አብዛኛው ጊዜ የጤፍ ነው በስፋት የምታወቀው ወይም ደግሞ አሪፍ የሚሆነው የእሱ ነው። እና በዚህ ሁኔታ ላይ እንግዲህ ገንፎ መብላት በጣም ያስደስታል። ያው ገንፎ በዲስት ነው የሚሰራው ያው ከዱቄት ነው በዲስት ይሰራል እናቶቻችን አብዛኛውን ጊዜ ይሰሩታል ማለት ነው። እና እሱ በተለያዩ ነገሮች ይበላል ልክ እንጀራ በወጥ እንደሚበላ ሁሉ። እሱም በተለያዩ ነገሮች በቂቤ በቅቤ በማር እንደዚሁም ደግሞ በዘይት እንደዚሁም ደግሞ በተልባ ተልባ የሚባል የጥራጥሬ አይነት ወይም ደግሞ የቅባት እህል አለ በሱ ይበላል ማለት ነው። አብዛኛው ጊዜ በሱ ነው የሚበላው እንግዲህ ተልባ የሚበላው በጣም አሪፍ የሆነ ደስ የሚል ነው። ቅቤ ደግሞ ከላሞች ከወተት ተግፍት የሚወጣ ነገር ነው። ዘይት ደግሞ ያው የተከልተ ዘይቶች አሉ በእነሱ ነው እንግዲህ አብዛኛው ጊዜ የሚበላውና ገንፎ በጣም የምወደውና ደስ የሚለኝ ምግብ ነው። እና ገንፎ እበላለሁ እንግዲህ ገንፎ ዝግጅቱን ይሄን ይመስላል። በሸክላ ዲስት ይሰራል ወይም ደግሞ በብረት ዲስት ነው። እንግዲህ አብዛኛውን ጊዜ የምሰራው እና በጣም የምወደው የምግብ አይነት ከመሆኑ አንፃር እበላለሁ። ያው እናቴ ጠዋት ጠዋት አንድ ሁል ጊዜም ባይሆንም አልፎ አልፎ በመስራት ገንፎ ትሰጠናለችና ገንፎ እበላለሁኝ ማለት ነው። ገንፎ በጣም የሚወደድ እና ተወዳጅ የሆነ ምግብ ነው። የማያም ወይም ደግሞ ምቾት የሚሰጥ ነው ማለት ነው። እንግዲህም በመሆኑ መጠን ለመብላት ይጋብዘኛል ወይም ደግሞ ለመብላት ወድጃለሁኝ ማለት ነው። እንግዲህ በዚህ የተነሳ በዚህ አማራጭ የተነሳ ማለት ነው። እና ገንፎ መብላት ጠቃሚ ነው ለጤናም ጥሩ ነው ለሌሎችም እንዲበሉ እመክራለሁ ማለት ነው። እኔም ደግሞ ገንፎ እበላለሁ ማለት ነው

ውሃ ማምጣት ታውቃለህ ወይ? አዎ ውሃ ማምጣት። አውቃለሁ ወይም ደግሞ ውሃ አምጥቸ አውቃለሁ ውሃ እንግዲህ ከተለያዩ ቦታዎች ለተለያዩ አገልግሎቶች ወይም ለተለያዩ ተግባራቶች። ውሃ ይመጣል ማለት ነው እንግዲህ እንደየ አካባቢ ነው አሁን ለምሳሌ አንድ አካባቢ ውሃ ችግር ካለበት ወይም ደግሞ የውሃ እጥረት ካለ ሩቅ ከሆነ አካባቢ ውሃ አመጣለሁኝ ማለት ነው። እንግዲህ ራቅ ያለ ቦታ ሁላ ተጉዞ ወይም ደግሞ ውሃ ካለበት አካባቢ በብር እንኳን ተገዝቶ ውሃ የሚመጣበት አካባቢ አለ ማለት ነው። እንግዲህ ይሄ በጣም ብርሃማና ወይ ውሃ ጥረት ያለበት ወይም ደግሞ ብዙ ዝናብ የማይዘንብበት አካባቢ ይህ ነው ማለት ነው እንደዚህ አይነት አካባቢ። እና ከዚህ አካባቢ እንግዲህ ከወንዝ ሊሆን ይችላል ወይም ከባህር ወይም ደግሞ ከሀይቅ። እንደዚሁም ደግሞ ከተቆፈረ ጉድጓድ ሊሆን ይችላል ከዛ ውሃን አመጣለሁ ማለት ነው ምክንያቱም ውሃ በህይወታችን ላይ በጣም አስፈላጊ ከሆኑ ነገሮች አንዱ ነው ማለት ነው። ለተለያዩ ነገሮች ለንጽህና መጠበቂያ ዋነኛው ና ዋነኛው ነገር ውሃ ነው አሁን ለምሳሌ ንጽህናና ልብስ ማጠብ ሊሆን ይችላል። ገላ መታጠብ ሸዋ አርባ ውስጥ የተለያዩ ነገሮች እቃ የቤት እቃዎችን ማጠብ ሊሆን ይችላል በውሃ ስለሆነ ማለት ነው እንግዲህ ምግብም ማብሰልም ጭምር በውሃ ነውና ምግብ የተለያዩ ምግቦች የሚበሰሉት በውሃ ስለሆነ። ለኛ ለህይወታችን ውሃ በጣም አስፈላጊ ነው። እንደዚሁም ደግሞ ለመጠጥነት አጣርተን እንግዲህ የባህርም ወይም ደግሞ የኩሬ ሀይቅም ዉሃ ይሁን። በተለያዩ መንገዶች በተለያዩ ፊልትሬሽኖች አጣርተን ውሃውን ከተለያዩ ኮንታሚኔሽኖች ንጹህ አድርገን መጠቀም ስላለብን ያው ከየትም ቦታ ቢሆን ውሃውን በማምጣት በዛ መልኩ ንጹህ አድርገን ለመጠቀም ውሃዎችን አመጣለሁ ማለት ነው። እንግዲህ ከዚህ በተጨማሪ ውሃ እንግዲህ ድርቅ አካባቢውን እንኳን ቢሆንም የተለያዩ ውሃ የሚያስፈልጋቸው በበረሃማ ወይም ውሃ በሌለበት አካባቢ የተለያዩ አትክልት ይኖራሉ የጓራ ትክልት የምንተክላቸው ውሃ እያመጣን የምናጠጣቸው ለነሱ ውሃዎችን አመጣለሁ ማለት ነው። እንግዲህ እንዴዚህም ደግሞ ለእንስሶች እንስሶች አሁን ውሃ በቀን ቢያንስ አንድ ጊዜ ወይም ደግሞ ሁለት ጊዜ ውሃ ያስፈልጋቸዋል። እና ለዚህም ሲባል ውሃ ከየቦታው ከየትም ቦታ ቢሆን ውሃ እንኳ በሌለበት ሰዓት ወይም በጋ በሚባልበት ወራት ላይ አሁን እንደኛ አካባቢ በጋ በሚባልበት ሰዓት ላይ የውሃ ጥረት በተወሰነ መልኩ ይታያል እና ለዛ ለእንስሳቶች ውሃ አመጣለሁ ማለት ነው። እንግዲህ ውሃ በተለያየ አማራጮች አመጣለሁ በፕላስቲክ ጄሪካን ወይም ደግሞ ጎማ ይባላል ፕላስቲክ ነው። በሱ አመጣለሁ እንግዲህ ግን አሁን ገጠር አካባቢ ላይ ሴቶች አብዛኛውን ጊዜ በዕንስራ ውሃ ያመጣሉ ዕንስራ የሚባል ከሸክላ የሚሰራ አለ በዛ ውሃ ያመጣሉ እኔ ግን በላስቲክ ከላስቲክ የተሰራ ጄሪካን አለ። የናፍታ መያዣ ወይም ደግሞ የዘይት መያዣ የነበረ ነገር ግን ያ ካለቀ በኋላ በስነ ስርዓት ታጥቦ ለውሃ ማምጫነት አገልግሎት ላይ እየዋለ በዛ እንግዲህ ተሸክሜ በሸክሜ ሊሆን ይችላል እንደዚሁም ደግሞ በአህያ ሊሆን ይችላል አህያ ላይ ጭኜ በአህያ በማጓጓዝ ወደዛ ወደዛ ወደ ቦታ አመጣለሁኝ ማለት ነው። እንግዲህ ደግሞ በአካባቢ ቅርብና ውሃማ አካባቢ ከሆነ በተለይ ክረምት አካባቢ ከሆነ ብዙም ሳርቅ በዛው አካባቢ ሆኜ ውሃዎችን ማግኘት ወይም ደግሞ ማምጣት እችላለሁ ማለት ነው። እንግዲህ አብዛኛውን ጊዜ በዛን ሰዓት ምንጭ ይኖራል ከመሬት ውስጥ በተፈጥሮ የሚፈልቅ እሱን አምጥቼ እንግዲህ ለመጠጥ አገልግሎት የሚሆን ለተለያዩ ምግብ መስሪያዎች አገልግሎት ለነሱ ለነሱ አገልግሎት ለማዋል ያንን ውሃ አመጣለሁ ማለት ነው። በተጨማሪ ከወንዝም ሊሆን ይችላል እንደዚሁም ደግሞ ከቧንቧ ዉሃ ቧንቧ ይሰራል አሁን ለምሳሌ ምንጮች ተቆፍረው በግምባታ ተገንብቶ በብረት መልክ ተደርጎ የተለያዩ ማጣሪያዎች ተደርጎለት ከተለያዩ ቆሻሻዎች መጠበቂያ ካላይ ከቨር ወይም ደግሞ ግንብ ተገንብቶለት ውሃ ይሰራል ማለት ነው። ከዛ ቦታ አመጣለሁ ማለት ነው እንግዲህ እናቴን ለማገዝ አብዛኛውን ጊዜ ውሃ በመቅዳት አገለግላታለሁኝ ማለት ነው። እንግዲህ ለእንስሶች ከሆነ ደግሞ ከወንዝም በሆነ ችግር የለውም ከወንዝ ማለት እንግዲህ ወራጅ ውሃ ወይም ደግሞ ከኩሬ ከቋጠረ ዉሃ ሊሆን ይችላል ማለት ነው። እንግዲህ ዝናብ በሚጥል አካባቢ ደግሞ ከጣሪያ ላይ በተለያዩ ማቴሪያሎች ቧንቧ ይባላል በዛ በማጠራቀም ወይም ደግሞ የውሃ በውሃ መፋሰሻ ቱቦ ንጹህ ከሆነ በውሃ በዝናብ በደንብ ከታጠበ በኋላ የቤቱ ጣሪያ ከዛ ላይ ማውጣት እችላለሁ ደግሞ ውሃን ማምጣት እችላለሁ ማለት ነው። እንግዲህ ውሃ ከተለያዩ አማራጮች ከተለያዩ ቦታዎች ከምንጭ ከኩሬ ከወንዝ እንደዚሁም ደግሞ ከሀይቅ ለተለያዩ አገልግሎቶች ውሃን በማምጣት አገልግሎቱን መጠቀም እችላለሁ ወይም ደግሞ አገልግሎቱን እጠቀማለሁ ማለት ነው። ይሄ ደግሞ ይሄ የቤተሰብ አንዱ አካል አንዱ ስራ ስለሆነ ቤተሰብን ለማገዝ የማደርገው ጥረት ነው ለኔም ደግሞ አስፈላጊ ስለሆነ ማለት ነው። ለሻወር ደግሞ በጣም አስፈላጊ ነው ዉሃ እና ሻወር ቢያንስ በሶስት ቀን አንዴ መውሰድ የግዴታ ስለሆነ ውሃን ከየትም ቢሆን አምጣለሁ ማለት ነው። እንግዲህ ውሃ ከተፈጥሮ የሚገኝ ነው ተፈጥሮ የሆነ ነው እንግዲህ ሰዎች በተለያየ ሁኔታ አጣርተው ለመጠጥነት የሚጠቀሙት ነገር ግን በተፈጥሮ የሚገኝ ከከርሰ ምድር ውስጥ የሚገኝ እንደዚሁም ደግሞ ከላይ የሚሄድ ወንዝ እንደ ወንዝ ሊሆን ይችላል ከእሱ ከእሱ ሁኔታ በማምጣት ውሃዎችን እጠቀማለሁ። እንግዲህ ከሱቅም ውሃ ይገዛሉ እንግዲህ ያው ከሱቅም የሚገዛው ውሃ ከምንጭ ወይም ደግሞ ከሌላ ቦታዎች አጣርተው በሃይላንድ አሽገው በንጽህና መልክ ጠብቀው በሱቅ ላይ የሚያቀርቡት የውሃ አይነት ነው። እሱ አብዛኛውን ጊዜ ለመጠጥ የምንጠቀምበት ነው እንግዲህ እሱን ከሱቅም አመጣለሁ ማለት ነው አብዛኛው ጊዜ ለመጠጥ በሚያስፈልግ ሰዓት ከሱቅ ውሃን አመጣለሁ ማለት ነው። ለመጠጥ

ከሰአት ከፀሀይ እንዴት ትጠበቃለህ? ነው እንግዲህ ከፀሀይ በተለያዩ ጥላዎች እጠበቃለሁ ፀሀይ እንግዲህ እንደሚታውቀው በሰዎች ላይ። ጉዳት ያደርሳል ማለት ነው በተለይ ከፍተኛ ፀሀይ በሚኖርበት ሰዓት። ቆዳችንን በከባዱ በመጉዳት እንደ አልተራ ቫዮሊት የሚባሉ ጨረሮች አሉ። እና በእነሱ ምክንያት እንደ ካንሰር በሽታ ያጋልጣል። እንዲህ ፀሀይ በተፈጥሮ በጣም እንደዚሁም ደግሞ ምች የሚባለው በሽታ አለ። በተፈጥሮ የተለያዩ ሰውነት ክፍላችንን በምታት ለበሽታ ያጋልጣል ማለት ነው። እንደዚሁም ደግሞ አሁን ለምሳሌ ላልትራቫዮሌት ጨረር በመጋለጥ ለካንሰር ሪስክ የመውሰድ አቅማችን ወይም ደግሞ እድሉ የሰፋ ይሆናል። ማነው ለፀሀይ አብዛኛውን ጊዜ ተጋላጭ ከሆነ? በኢኳተር ወይም ደግሞ በምድረ ግብ አካባቢ ያሉ ሰዎች ላይ በጣም በከፍተኛ የሚበረታ ነው ማለት ነው። ምክንያቱም ደግሞ ከፍተኛ የፀሀይ መጠን ያለው በዛ አካባቢ ስለሆነ ማለት ነው። እና እንግዲህ ከፀሀይ እንዴት እጠበቃለሁ ነው? ከፀሀይ በተለያዩ ጥላዎች ይጠበቃሉ። በእጽዋቶች የሆኑ ዛፎችን ወይም ደግሞ የተለያዩ እጽዋቶችን በመትከል እነሱ በሚያድጉበት ሰዓት በእነሱ ጥላ በመሆን ነው። እንግዲህ አብዛኛውን ጊዜ ከስድስት ሰዓት ወይም ደግሞ ከአምስት ሰዓት እስከ ዘጠኝ ሰዓት አካባቢ ድረስ ያለው ሰዓት። የፀሀይ ሀይል የሚበረታበት ከፍተኛ ኢነርጂ ያለው ፀሀይ የሚመጣበት ነው። በዛን ሰዓት እንግዲህ በዛፎች ጥላ ስር በመሆን ፀሀዮችን አሳልፋለሁኝ ማለት ነው። ደስ የሚል ስሜት አለው በጥላ መሆን ከእጽዋቶች አካባቢ መሆን ማለት ነው። እና በዛ መሆን ፀሀዮችን አሳልፋለሁ እንዲሁም ጉዞ በማደርግበት ሰዓት። እና ጉዞ በማደርግበት ሰዓት እና እንግዲህ በተለያዩ አካባቢዎች በምሄድበት ሰዓት ደግሞ ጥላ ያው ዣንጥላ በመያዝ ከፀሀይ እጠበቃለሁ ማለት ነው። አብዛኛው ጊዜ ጥላ። እንግዲህ ለፀሀይ መጠበቂያነት እና ለዝናብ መጠበቂያነት ነው ሚያገለግለው። እንግዲህ ፀሀይ ፀሀይ በሚሆን ሰዓት ጥላዎችን በመያዝ ከፀሀይ እጠበቃለሁ ማለት ነው። በፀሀይ እንደገና ደግሞ በሌላ እኩል ቤት ውስጥ በመቆየት ከፀሀይ ይጠበቃል ማለት ነው። እንግዲህ ቤቶች ወይም መጠለያዎች አብዛኛውን ጊዜ ለዝናብ ለፀሀይ መከለሊያነት ያገለግላሉ። እኔም እንግዲህ ከፀሀይ በምሆን ሰዓት ቤት አረፍ በማለት ፀሀዩ እስከሚበርድ ወይም ደግሞ የፀሀው ኢነርጂ እስከ ሚቀንስ ድረስ። ቤት በመሆን እንግዲህ ፀሀይን አሳልፋለሁ ማለት ነው። በዚህ በዚህ መልኩ ከፀሀይ እጠበቃለሁ። እንደዚሁም ደግሞ ፀሀያማ በሆነበት ወቅት ወይም ደግሞ በበጋ አብዛኛው ጊዜ ቀለል ያሉና ነጭ ልብሶችን በመልበስ ከፀሀይ እጠበቃለሁ ማለት ነው። እንግዲህ እንደታውቀው ነጭ ልብስ ፀሀይን የማንፀባረቅ አቅም ስላለው ፀሀይ ወደ እኛ አብዞርብ እንዳይሆን ወይም ደግሞ ወደ እኛ እንትን እንዳይል ያደርጋል ማለት ነው። ጥቁር ልብስ ከመልበስ ይልቅ ነጭ ልብስ መልበስ ከፀሀይ ይከላከልናል ማለት ነው። በዚህ ምክንያት እንግዲህ ስስ የሆኑና ነጭ ልብሶችን በመልበስ ከፀሀይ እጠብቃለሁ ማለት ነው። በዚህ በዚህ መንገድ ከፀሀይ ለመጠበቅ እሞክራለሁ ማለት ነው። ራሴን በፀሀይ ብርሃን እንዳይጎዳ ወይም ደግሞ ከፍተኛ የሆነ የካንሰርም ህመም የሚመጣው በዚህ በፀሀይ ጨራር ምክንያት ይመጣል። እና በተለይ የቅንጭላት ካንሰር የምንለው እና ከዚህ ከዚህ ለመጠበቅ ስል ለራሴም በእነዚህ መንገዶች በዣንጥላ በቤቶች በዛፍ ጥላዎች እንደዚሁም ደግሞ ነጭ እና ስስ የሆኑ ልብሶችን በመልበስ። እንደዚሁም ደግሞ የተለያዩ ህይወት የሌላቸው ነገሮች ሊሆኑ ይችላሉ። በዋሻ በድንጋይ እንደዚሁም ደግሞ ከፀሀይ ሊያገኑት በሚችሉ ነገሮች ሁሉ መጠበቅ እችላለሁኝ ማለት ነው። እጠበቃለሁ ማለት ነው። እንግዲህ ያው ቤትና ዛፍም በሌለበት አካባቢ ቢሆንም እንደ ገጣሚ ዋሻ ካለ ዋሻ ውስጥ በመግባት ከፀሀይ እጠብቃለሁኝ ወይም ደግሞ እጠላለሁኝ ማለት ነው። እንግዲህ በእነዚህ በእነዚህ መልኩ ከፀሀይ በመጠበቅ ራሴን ከጉዳት እጠብቃለሁኝ ማለት ነው። እንግዲህ በእነዚህ በእነዚህ መልኩ

ማታ ከስራ በኋላ ምን ታደርጋለህ? እንግዲህ ከስራ በኋላ ማታ አብዛኛውን ሰው ወደ ቤት ነው የምገባው ወደ መዝናኛም ቦታ የምሄድ አለ እኔ እንግዲህ ከስራ በኋላ ማታ ማታ አብዛኛውን ጊዜ ወደ ቤቴ በመመለስ ከቤተሰቦቼ ጋር እረፍት እያደረኩ ቤት ውስጥ ከቤተሰቦቼ ጋር እየተጫወትኩኝ አመሻለሁ ማለት ነው። እንግዲህ ከስራህ እንደመጣሁ መጀመሪያ ሻወር በመውሰድ ራሴን ወይም ፊዚካሊ ዲሲዴክም ስላልኩ ስራ ስሰራ ስለዋልኩ ያንን ድክመት ቀለል ለማድረግ ወይም ደግሞ የተወሰነ ጫናን ለመቀነስ ሻወር እገባለሁኝ ከዛ እንደመጣሁ ሻወር በጣም አስፈላጊ ነው። በተለይ ስራ ብንቀይርበት ሰዓት ከዛ መልስ ሻወር በጣም አስፈላጊ ስለሆነ ሻወር እገባለሁኝ ማለት ነው። ከዛ እንደመጣ ሻወር ከገባሁ በኋላ እንግዲህ ወዴ ሳልውን አረፍ ብዬ ከቤተሰቦቼ ጋር እየተጫወትኩኝ ብዙ ቀልዶችን እየቀለድኩ ወይም ደግሞ አብሬ አመሻለሁ ማለት ነው። እንግዲህ አብሬ ካመሸው በኋላ የተለያዩ ፕሮግራሞች ካሉ እነሱን እከታተላለሁ ቲቪ እንደዚሁም ደግሞ ቲቪም ከለለ ደግሞ ሀሪዶን እያዳመጥኩኝ የተለያዩ ፕሮግራሞች በቀን ውስጥ የተከሰቱትን የተለያዩ ፕሮግራሞች እነሱን እከታተላለሁኝ። እንደዚሁም ደግሞ በቴሌቪዥን እነሱን እመለከታለሁ እኔ ኳስ ካለ ኳስ አያለሁ አውዛኛውን ጊዜ ማታ ማታ ኳሶች ካሉ እነሱን አያለሁ ያለው ከዛ ውጪ በስልኬ ያው ስማርት ስልክ ስላለኝ በስልኬ የተለያየው ሶሻል ሚዲያዎችን እየተጠቀምኩ ለማሳለፍ እሞክራለሁ። አራት ነው የቻት ወሬዎችንም ሊሆን ይችላል የተለያዩ አዝናኝ ነገሮች እንዴት ቲክቶክ ያሉ ሶሻል ሚዲያዎችን መጠቀም ሊሆን ይችላል። እነሱን እነሱን በመጠቀም በቴሌግራም የተለያዩ መረጃዎች እንደዚሁም ደግሞ መጽሐፍ ካሉ ደግሞ መጽሐፎችን በማንበብ ማታ ማታ አሳልፋለሁ ማለት ነው። አራት ሰዓት እስከሚደርስ ድረስ ከዛም በኋላ እነዚህ እነዚህ ነገሮች እያደረኩኝ መጽሐፍ እያነበብኩ በስልክ ሶሻል ሚዲያዎችን እየተጠቀምኩ ኢንስታግራም ሊሆን ይችላል ቴሌግራም ቲክቶክ ዩቲዩብ ፌስቡክ እነዚህ አዳዲስ የሚባል መረጃዎችን እያየሁ አመሻለሁ ወይም ደግሞ ስለ ስራዬ የሚያግዘኝ ነገር ካለህ በዛህ በስልኬ አያለሁ ማለት ነው። ለነገ ስራዬ ሊያዘጋጅኝ የሚችለን ነገር ካለ እሱን እከታተላለሁ። ከዛ ውጪ ከእነዚህም ካደረኩኝ በኋላ እንግዲህ እራት ከበላሁ በኋላ ያው መኝታ እተኛለሁ ማለት ነው። እንቅልፍ አስፈላጊ ስለሆነ ስራም ስለዋልኩ ስለዚህ የሚደክመኝ ብዙም ሳላም ሳላምሽ እተኛለሁ ማለት ነው። እንግዲህ ያው ይሄ እኔ ከማደርጋቸው ነገሮች ውስጥ ነው እንግዲህ አብዛኛውን ሰው ብዙ ነገሮችን ያደርጋል። ለአንዳንድ ሰው ደግሞ ከስራ ከወጣ በኋላ ማታ ማታ ወደ መዝናኛ ቦታዎች ከቤቶች ወደሆኑ መዝናኛ ቦታዎች ወደተለያዩ ጋደኖች ሊሆኑ ይችላሉ እንትን ሆቴሎችም ሊሆን ይችላል የተለያዩ ቦታዎች በመሄድ የሚዝናናም ሰው አለ ማለት ነው። ያው እንግዲህ እንዲህ ሁሉም ሰው ፍላጎት ይለያያል። እነዛ ሰዎች አንዳንድ ሰዎች ይዝናናሉ በሆቴል በመጠጣት መጠጥን በመጠጣት ሊሆን ይችላል የተለያዩ ፕሮግራሞችን በመታደም ሊሆን ይችላል። ሰው ወደ አንለበት አካባቢ በመሄድ ሊያሳልፉ ይችላሉ። እኔ ብዙም ጫጫታና ሰው የበዛበት አካባቢ ስለማይመቸኝ አብዛኛውን ጊዜ እንግዲህ ማታ ማታ በቤቴ ነው የማሳልፈው ማለት ነው። እንግዲህ በቤቴ ካሳለፍኩ በኋላ ወደ ምኝታ ክላስ በመግባት እተኛለሁ። እንግዲህ ከስራው በኋላ ማታ ማታ የምፈጽማቸው ድርጊቶች የማደርጋቸው ድርጊቶች እነዚህ ናቸው። ያው ማታማታ የሶላት ፕሮግራምም አለ ሶላትን እሰግዳለሁ ቁርአን መጽሐፍ ቁርአን እቀራለሁ እሱን አነባለሁ ማለት ነው። እነዚህ እነዚህን ነገሮች ካረኩ በኋላ ማታ ማታ ከማድረጋቸው ድርጊቶች መካከል እንግዲህ እነዚህ በዋናነት የሚጠቀሱት ናቸው። ገበያ አብዛኛው እንግዲህ ከቤተሰቤ ጋር ነው የማሳልፈው ቤት ውስጥ እና እነዚህ እነዚህ ሁኔታዎች እነዚህ እነዚህ ድርጊቶችን አደርጋለሁ ማለት ነው።

ምን አይነት የሙዚቃ መጠን ምን አይነት የሙቀት መጠን ተፈጠረ ነው? እንግዲህ እኔ የሚመችኝ ወይና ደጋማ የሆነ ብዙም ሙቀት ያለ አይደለ። እንደዚሁም ደግሞ ብጡም ብዙም ብርድ ያልሆነ የሙቀት መጠን እመርጣለሁ ማለት ነው። ምክንያቱም ደግሞ ያደኩበት ያካባቢው ሁኔታ ስለሚወስነው አንድ ሰው አዳብት ያደረገውን ወይም ደግሞ የለመደውን ነገር ነው። እና የሚፈልገው እኔም ደግሞ ያደኩበት ወይም ደግሞ የኖርኩበት አሁንም ደግሞ እየኖርኩበት ያለሁት ተወልጄ ያደኩበት አካባቢ። ወይና አደጋማ ብዙም ሞቃት የማይባል ብዙም ደግሞ ብርድ የማይባል አካባቢ እንደመሆኑ መጠን እንግዲህ መካከለኛ የሚባል የሙቀት መጠን ይመቸኛል ማለት ነው። አንዳንድ እንግዲህ አንዳንድ አካባቢዎች የሙቀት መጠን ስንመለከት በጣም ዝቅተኛ ወይም ደግሞ በጣም ብርዳማ የሚባሉ በረዶአማ የሚባሉ አካባቢዎች አሉ። ከዛ በመቀጠል ደግሞ ቀዝቃዛ የሚባሉ ከዛ በመቀጠል ወይና ደጋ እንደዚሁም ደግሞ ቆላማ የሚባሉ አካባቢዎች አሉ ማለት ነው። እንግዲህ እነዚህ በረዶአማ የሚባሉ አካባቢዎች አብዛኛው ጊዜ በረዶ የሚፈላባቸው በጣም በጣም ቀዝቃዛ የሆኑ የዲግሪ ሴንትግሬዳቸው ከዜሮ በታች የሆነ ኔጌቲቭ ውስጥ የገቡ ናቸው ማለት ነው በጣም ወደ ፖል አካባቢ የሚገኙ ቦታዎች ናቸው በጣም ቀዝቃዛ የሆኑ ለመልመድ ሰርቫይቭ ለማድረግ በጣም አስቸጋሪ የሆኑ ብዙም ሰው የማያኖርባቸው አካባቢዎች ናቸው። ከዛ ደጋ የምንለው የሙቀት መጠን ያለበት አለ ደግሞ ደጋ የምንለው እንግዲህ ብርዳማ የሆነ ነገር ግን ከውርጭ ወይም ደግሞ በረዶአማ ከምንለው ቅን ትንሽ ቀነስ ያደረገ ትንሽ ከዛ አካባቢ የተሻለ ህሞቅ የሚል ነገር ግን ብርዳማ እና ቀዝቃዛማ ይህም ለመልመድ በጣም ከባድ የሚሆን አዳጋች የሚሆን ነው ማለት ነው። በዛ አካባቢ ለተወለዱ ወይም ደግሞ ላደጉ ሰዎች ህዝቦች ካልሆነ በቀር በጣም ከባድ ነው ብዙም ለእንስሳዎችም በጣም ምቹ ያልሆነ ነው። እንግዲህ በዛም አካባቢ የህዝብ መጠኑ የህዝብ ጥግግቱ ብዙም አይደለም ማለት ነው ምክንያቱም ከአየር ንብረቱ የተነሳ ነው። ከዛ በመቀጠል እንግዲህ ወይና አደጋ የሚባለው ነው እንግዲህ ወይና አደጋ የሚባለው የኔ አካባቢ ነው እኔ ያለሁበት የአየር ንብረት ያለበት የኔ ያለሁበት የሙቀት መጠን ያለበት ነው። እንግዲህ በዚህ አካባቢ አብዛኛውን ህዝብ ተጠጋግቶ የሚኖርበት ቦታ ነው ማለት ነው እንግዲህ ይሄ ቦታ በዚህ አካባቢ ብዙ ሰዎች ተጠጋግተው ይኖራሉ ምክንያቱም ምቹ እና ተስማሚ የአየር ንብረት ስላለው መካከለኛ የሙቀት መጠን ስላለው ነው። እንግዲህ ማንኛውም ሰው መካከለኛ የሚባል የሙቀት መጠን ነው የሚፈልገው እንግዲህ ያ አካባቢ ያን ያህል የሙቀት መጠን ያለው ስለሆነ ለነዋሪዎች ምቹ በመሆኑ መጠን ከፍተኛ የህዝብ ጥግግት ያለበት ነው እኔም በዛ አካባቢ ነው የምኖረው እንግዲህ እንደዚህ አይነት የሙቀት መጠን ይመቸኛል ማለት ነው። ከዚህ በመቀጠል ቆላ የምንለው አለ ቆላ የምንለው ማለት እንግዲህ ከወይና ደጋ ሞቅ የሚል አየር ንብረቱ ሞቅ የሚል ነው ትንሽም ለመልመድ ያን ያህል አዳጋች ባይሆንም በእርግጥ ለኖሮ ምቹ ሊሆን ይችላል ግን ትንሽ ሞቅ የሚል አካባቢ ነው። በዚህም አካባቢ ያው ብዙም ባይባል የህዝብ ጥግግት ያለበት ነው። ከዚህም በመቀጠል በረሃማ ላይ የምንለው አካባቢ አለ ይሄ ደግሞ በጣም ፀሀያማ የሚበዛበት በረሃማ የሆነ በጣም ለድርቅም ተጋለጭ የሆነ አካባቢ ነው በዚህ አካባቢ በጣም ሙቀት ከአርባ ዲግሪ ሴንቲግሬድ በላይ የሚሆንበት አካባቢ ነው ይሄ በረሃማ የሚባለው አካባቢ ቆላማ የሚበላው አካባቢ ግን ከሰላሳ ዲግሪ ሲንቲግሬድ አካባቢ የሚሆነው ነው። ወይና አደጋ ደግሞ በሃያዎቹ ውስጥ ሃያ ሃያ አንድ ሃያ ሁለት እንደዚሁም ሃያ አምስት አካባቢ ድረስ ያለበት የዲግሪ ሴንቲግሬድ ነው። እንግዲህ እኔ የሚመቸኝ እንዳደኩበት እና አንድ ለመድኩበት አካባቢ ወይና አደጋ የሚባለው ወይም ደሞ መካከለኛ የሙቀት መጠን ያለበት ነው ማለት ነው። እንግዲህ በእኛ አካባቢ የሚኖር ሰዎች ብዙም ብርድ የሚከላከል አይነት ልብስ ለመልበስ አይገደዱም ማለት ነው ምክንያቱም ሙቀቱ ማዕከለኛ ስለሆነ ቀለል ያለ በጣም ደግሞ ቀለል ያላለ በጣም ለብርድ አጋላጭ ያልሆነ እንደዚሁም ደግሞ ለፀሀይም በጣም አጋላጭ ያልሆነ መሃከለኛ የሚባል ልብስ እንለብሳለን ማለት ነው። እንግዲህ የኔ አካባቢ የሙቀት መጠኑ ሊለያይ ይችላል እንደ ወቅቶቹ በክረምት አካባቢ ትንሽ ቀዝቀዝ ይላል። በ በጋ አካባቢ ደግሞ ሞቅ ይላል እንግዲህ ሰርቫይቭ ማድረግ እችላለሁ ምክንያቱም ያው በጋም ክረምትም ሲፈራረቅ ስለለመድኩት በዛ አካባቢ እየኖርኩ ስለሆነ ያን ያክል ለመልመድ ከባድ አይሆንብኝም ማለት ነው። እንግዲህ በአጠቃላይ በእኔ እኔ የሚመችኝ ወይም ደግሞ የምመርጠው የሙቀት መጠን ማዕከለኛ የሆነህ ወይና ደጋማ የሆነህ ብዙም ሞቅ እንደዚሁም ደግሞ ብዙም ቀዝቃዛ ያላደለ ቦታ ነው ማለት ነው። ያው በዛ አካባቢ እንደ መኖሬ እና እንደ ማደጌ መጠን ያ አካባቢህ ለኔ ምቹ እና ተስማሚ ነው ማለት ነው። ለአብዛኛውም ሰው ተስማሚ ነው የሚመርጠው ቦታ ይሄ ነው ማለት ነው።